ላይ ሲባል እንግዲህ ላይ ማለት ከፍ ያለ ከፍ ያለ ከመሬት ትንሽ ከፍ ያለ ሊሆን ይችላል። ወይንም ደግሞ ወጣ ሊሆን ይችላል። እና በጣምም እንደዚህ በቁመታችን የማንደርስበት በቁመት የሆነ ነገር ተሰቅሮ ወይንም ደግሞ ከፍ አለ ቦታ ላይ ተቀምጦ ለማውረድ በመንጠራራት የምናወርደው። ቀጥታ በቁመታችን ቆም ብዬ የማላወርደው ተንጠራርቼ ብቼ ሁሉ እሬ ድረስ በማውጣት። ያን ነገር ለማውረድ ተንጠራርቼ የማወርደው ወይንም ደግሞ ከፍ አለው ቦታ ላይ የተቀመጠ ነገር ይሄ ነገር እኮ ላይ ነው የተቀመጠው። ራቅ ራቅ ያለ ነው ላይ ነው ይባላል። እና ታች ሲባል እንግዲህ መሬት ላይ ዝቅ ያሉ ነገሮችን ሊሆን ይችላል። እና ላይ ሲባል ግን ከፍ ያለ ከፍ ያለ ነገር ቀጥታ ሀድ ብሎ የማይወረድ ነገር የተሰቀለ ነገር ነው። እና ላይ ሲባል እንግዲህ ከፍ ያለ ነገር እንደማለት ነውና ይሄንን ላይ የሚለውን በዚህ መልኩ እገልጸዋለሁ

ሰማያዊ ሲባል እንግዲህ ሰማያዊ ከቀለም ጋር ሳያይዘው ያው ቀለም ነው እንግዲህ ሰማያዊ ቀለም ያምራል ድምቀት አለው። ምናምን እንላለን እና ሰማያዊ ሲባል እንግዲህ በተለያዩ በቤት ቀለማቶች ሊሆን ይችላል ለተለያዩ ድምቀት እንዲሰጥ ለቤት ቀለም ሊሆን ይችላል። ለወንበሮች ሰማያዊ ቀለም እንዲሁም ደግሞ ለየቡፌዎች ለጠረንቢዛዎች ለተለያዩ ለቁም ሳጥን ሰማያዊ ቀለም ይባላልና ድምቀት ይሰጥልኛል ያምረኛል። እንላለን ሁላችንም በየእንትናችን የተለያየ እንትን ስላለን እና ሰማያዊ ልብስ ልብስ በተለያዩ በመጋረጃዎች ሊሆን ይችላል። እንዲሁም በሚለበሱ ልብሶች ሊሆን ይችላል ባልጋ ልብሶች ሊሆን ይችላል እና በጫማ ሰማያዊ ቀለም ያምረኛል ምናምን እናላለን። እና ሰማያዊ ሲባል እንግዲህ ደስ የሚል ድምቀት ያለው ቀለም ነው። እና ሰማያዊ ሲባል እንግዲህ ሰማያዊን በዚህ መልኩ ነው

ስራ ሲባል እንግዲህ ስራ ስራ ሁሉም አይነት ሰዎች ሁሉ ተሰማርተው የሚሰሩበት ስራ ነው። እንግዲህ የንግድ ስራ ሊሆን ይችላል በንግዱ ዙሪያም የተለያዩ የንግድ ስራዎች አሉ። የቤት በቤት ዙሪያ በመሬት ዙሪያ ሊነግዱ የሚችሉ አሉ። በመሸጥ በመለወጥ አንዱን ከአንዱ እንትን ከማለት እና የጫማ ንግድ የልብስ ንግድ የተለያዩ የሸቀጣ ሸቀጥ ንግድ። ስራ እንግዲህ የሁሉ ስራ ነውና ሊስትሮ አለ ሊስትሮም ራሱን የቻለ ስራ ነው። በየመንገድ ላይ ጉልት የተለያዩ አትክልቶችን ፍራፍሬዎችን በልብሱ ዙሪያ በካልሱ ዙሪያ። ትንንሽም ጥቃቅንም ትልልቅም ነገሮች ሁሉ በቃ የሰው ልጅ ሁሉም የተሰማራበት ሁሉ እንደ አጠቃላይ ስራ ነውና። ስራ ሲባል እንግዲህ ሁሉም በየተሰማራበት በሹፍርና ከትንሽ ተሽከርካሪ ጀምሮ እስከ ትልቅ ድረስ ያሉ ስራዎች። እነዚህም ስራ ናቸውና። እንግዲህ ሁሉም ሰው ትንሽ ትልቅ መካከለኛ ሳይል ሁሉም በየዘርፉ የተሰማራበት ሁሉ ስራ ነውና ስራ ሲባል እንግዲህ ገንዘብ ለማግኛ። እህል ውሃ እንደ ልብ ለመጠቀምያ ምግብ ሲያምረው ከዛ ከስራው ላይ ካገኘው ላይ ብር አንስቶ ምግብ ሊገዛ የሚችል ልብስ ቢሆን ጫማ ቢሆን ለመቀየሪያ። ከማህበራዊ ኑሮ ሲኖር ሁሉን ነገር በቃ እንግዲህ ስራ ሲባል። ቤት ውስጥ ለምሳሌ አሁን ምግብ ሲሰራ ትንሽ ትልቅ ሳይል ቤት ውስጥ ውጭ ላይ የሚሰሩ ስራዎች ሁሉ እንግዲህ ስራ ይባላል። እና ስራ አይናቅም። ትንሽ ትልቅ አይባልም ገንዘብ ለማፍሪያ ገንዘብ ለማግኛ ነውና የምንጠቀመው። እና ስራ የሚለውን እንግዲህ በዚህ መልኩ ገልጸዋል

ሰራተኛ ሲባል እንግዲህ ሰራተኛ በሁሉም እንትን ላይ ዘርፍ ላይ ብዙ ሰራተኞች አሉ። እና ሰራተኛ ይሄ አሁን በቀን የቀን ሰራተኛ የሚባል አለ። እና ለምሳሌ ሸክምን ሸክመን ተሸክሞ ከገበያ ወደ ወፍጮ ቤት ከገበያ ወደ ቤት ከወፍጮ ቤት ወደ ቤት የሚወስዱ አሉ። በሸክማቸውም ሆነ በካሬታም ሆነ ይሄ አዎ ነው ሰራተኛ ነው ይሄ ያድርስልኝ ቤት ድረስ ወፍጮ ቤት ድረስ ይውሰድልኝ ይባላል። እና በካሬታ ሊሆን ይችላል በጋሪ ሊሆን ይችላል። በክፍት ባጃጅ ሊሆን ይችላል እና ይሄ እኮ ሰራተኛ ነው። ያው ሰራተኛ ሲባል እንግዲህ ማክበር ሳይሆን በቃ ሰርቶ አዳሪ። ጥሩ የሆነ እንትን ያለው ነው። እንግዲህ ሰራተኛ ሲባል እና ይሄ እኮ የመንግስት ሰራተኛ ነው ይባላል። ይሄ እኮ የመንግስት ሰራተኛ ነው። ይሄ እኮ የግል ሰራተኛ ነው። ይሄ እኮ ንግድ ሰራተኛ ነው እንላለን። እና ሰራተኛ ሲባል እንግዲህ ሰርቶ አዳሪ ለፍቶ አዳሪ ይሄ ደክሞ አዳሪ ይሄ ገንዘብ ለማግኛ ነውና ሰራተኛ ሲባል የቤት ሰራተኛ ሴት ሰራተኛ አለች ይቺ እኮ ሰራተኛዬ ናት። እንላለን እና ሰራተኛ ሲባል እንግዲህ ሰራተኛን በዚህ መልኩ እገልጸዋለሁ

ፈልግ ሲል እንግዲህ ፈልግ ሲባል ቃሉ የጠፋ ነገር ሊሆን ይችላል። ይሄን ነገር ፈልግና አገኝ ይባላል። እንግዲህ ወረቀትም ቢሮ ላይ ሊሆን ይችላል የጠፉ ነገሮች መረጃዎች። የተለያዩ ነገሮች እስክርቢቶ ሊሆን ይችላል ወረቀት ሊሆን ይችላል። አስፈላጊ መረጃ የያዘ ነገር ሊሆን ይችላል። እና ይህን ነገር ፈልግና አግኝ እስኪ ይባላል። እና ለምሳሌ አሁን እንስሳት እንስሳት ላይ ልክ ጠባይ ሲጠብቁ ወይንም ሲያግዱ። እነዛን እንትኖች አውሬ እንዳይበላቸው ምን እንዳይበላቸው እየተባለ። በግ ፍየልን ላምን እንደ አጠቃላይ እነዚህን ይጠበቃሉ ይታገዳሉ። እና ጠፋኝ በግ ጠፋኝ ፍየል ጠፋኝ ሲባል ፈልግ አውሬ እንዳይበላው ፈልግና እስኪ አግኝ። እንደምንም ብላ ጫካ ለ ጫካ ሄደህ የተለያዩ ቦታዎች ሰውቤትም ሄዶ ተደባልቆ ሄዶ እንደው ከሰው በጎች ጋር ከሰው ፍየሎች ጋር ተደባርቆ ሄዶ እንደው ፈልግ ሲባል እንግዲህ አገኘው ፈልግና አግኘው ያን ነገር የጠፋውን ነገር። ፈልግና ይዘኸውና እንደማያት ነው እና ፈልግ ሲባል ፈልግን በዚህ መልኩ እገልጸዋለሁ

ሱሪ ሲል እንግዲህ ሱሪ ልብስ ነው። ልብስ ወንዶችም ወንዶች እንዳጠቃላይ አሁን በብዛት ወንድ ልጅ በጨርቅ ሱሪ ሊሆን ይችላል በጂንስ ሱሪ ሊሆን ይችላል። በረጅም ሊሆን ይችላል በአጭር አሰርተው ሊሆን ይችላል እና ሱሪ ሲባል እንግዲህ ሰውነትን መሸፈኒያ ሱሪ። በፋሽንም ሆነ ወይንም ደግሞ እንደፈለገበት በቱታ ዘርም ሊሆን ይችላል እና በሱፍም በተለያዩ ነገሮች የሚሰራ ነው። እንግዲህ ሱሪ ሲባል በብዛት እንደ አጠቃላይ ወንድ ነው የሚለብሰው እና። አልፎ አልፎ ሴቶችም ሴቶችም እንለብሰዋለን እና በጅንስ ሱሪ በቱታ ሱሪ በተለያየ ቀለል ቀለል ባሉ ሱሪዎች እንጠቀመዋለን። እና ሱሪ ሲባል እንግዲህ ሰውነትን መሸፈንያ እንደ ልብ ለመዘነጫ ሊሆን ይችላል። ጥሩ ነገሮችንም እንቀ ቀለል ያሉ ነገሮችንም የምንጠቀምበት ነው። እና ሱሪ ሲባል እንግዲህ ሰውነትን መሸፈንያ ልብስ ነው። ለሴትም ሆነ ለወንድ ሆነ ሱሪ እንደ አጠቃላይ ልብስ የምንለው ነው በስር የሚለውን እንግዲህ በዚህ መልኩ እገልጸዋለሁ

አዎ ሲባል እንግዲህ አዎ የሚለውን ቃል ስገልጸው ይህንን ነገር አድርገሽዋት እንዴ ይባላል? ከዛ ካደረኩት አዎ አድርጌዋለሁ እላለሁ። እና ወይንም ደግሞ ይሄን ነገር አግኝተሽዋል እዚህ እዚህ ቦታ ያስቀመጥኩት ነገር ጠፋኝ። አንቺ አስቀምጠሽዋል ሲባል አዎ አስቀምጨዋለሁኝ እላለሁኝ። እና ወይንም ደግሞ ይህንን ሂሳብ ሰርተሽው ነው ራስሽ ሰርተሽ ካልኩሌት አድርገሽ ደክመሽ አውጥተሽ አውርደሽ ሰርተሽ ነው? ቢለኝ መምህርም አዎ ራሴ ነኝ የሰራሁት እላለሁና። አዎ የሚለው ቃል እንግዲህ ልክ ከተገበርኩት ካደረግኩት ከሰራሁት እና ይሄን ነገር ፈጽመሽዋል ወይ አድርገሽዋል ወይ እንደዛ አድርገሽዋል አግኝተሽዋለሁ ወይ? ከሌላ ቦታ ወደ ሌላ ቦታ ወስደሽዋል ወይ? ምናምን እንግዲህ ሲባል በእንደዚህ አገላለጽ ካደረኩት አዎ ብዬ ምላሽ እሰጣለሁ ማለት ነው። እና አዎ የሚለውን ቃል በዚህ መልኩ እገልጸዋለሁ

አርብ የሚለው እንግዲህ አርብ ከሳምንት በሳምንት ሰባት ቀን አሉ። ከእነዚህ ውስጥ እንግዲህ አንዱ አርብ ነው። አርብ እንግዲህ ከሰኞ እስከ እሁድ ካሉ ቀናቶች ውስጥ የሚገኝ ነው። እና ከበሀሙስ እና ከሀሙስና ከቅዳሜ መካከል ሊገኝ የሚችል ነው። እንግዲህ አርብ ሲባል አርብ ከሰኞ እስከ አርብ ባሉ የስራ ቀናቶችም ውስጥ የሚካተት ነው። ከሰባቱ ቀናቶችም ውስጥ አንዱ ነው። አርብ ሲባል እንግዲህ እና አርብ ሲባል በ በ ከእንትንም ጋር ስናየዘው አርብ የጾም ቀን መሆኑ እናውቃለን። እና ከሃይማኖቱም ጋር ሲያያዝ አርብ ሲባል እንግዲህ የጾም ቀንም እንደሆነ ሁልጊዜ አርብ እና አርብ የሚለውን ቃል በዚህ መልኩ ገልጸዋለሁ

ማርች ሲባል እንግዲህ ማርች ከ እኔ እንግዲህ ስገልጸው ከ አስራ ሁለት ወራት አሉ በአመት በአመት አስራ ሁለት ወራት አሉ። እንግዲህ መስከረም ጥቅም ህዳር ታህሳስ ጠር የካቲት መጋቢት ሚያዚያ ግንቦት ሰኔ ሀምሬ ነሀሴ የሚባሉ እነዚህ አስራ ሁለት ወራት አሉ በአመት ውስጥ እና። ከነዛ ውስጥ እንግዲህ ማርች ሲባል የመጋቢት ወር ነው። የመጋቢት ወር ነው። ከእነዚህ ከአሥራ ሁለትቱ ውስጥ አንዱ ማርች የሚባለው ወይንም ደግሞ የመጋቢት ወር ልንለው የምንችለው ነው። እንግዲህ መጋቢት ሲባል የተለያዩ ሌሎችም እንደ ልብ የሚሰሩበት ያው ሁሉ ነገር በቃ የፀሀይ ቀን ነው መጋቢት ሲባል እንግዲህ የፀሀይ ቀን ነው። እንደ ልብ ደ ደረቁንም እርጥቡንም እንጨት መሰብሰቢያ ሁሉን ነገር ቤት መስሪያ የፈለጉትን ማድረጊያ ነውና። ማርች ሲባል እንግዲህ መጋቢት የመጋቢት ወር የሚለውን ነው እኔ የምገልጸው

ስቀል ሲባል እንግዲህ ስቀል ሲባል የሆነ አንድን ነገር አንድን ነገር መስቀያ ያለውን ማንጠጣያ ነገር ያለውን ፒስታልም ሊሆን ይችላል። ወይንም ደግሞ መስቀያ ያለው ሻንጣ ወይንም ደግሞ እራይ ማስቀመጫ ሊሆን ይችላል። እና እስኪ እሱን ሻንጣ አውጣና ቁም ሳጥኑ ላይ ስቀለው እዛ ላይ ስቀለው እንግዲህ ሲባል አያስቀምጠውም እንደማለት ጭምር ነው። እና ወይንም ደግሞ ገመድ ገመድ ለምሳሌ ገመዱን እስኪ እዛና እዛ ሽቦ ላይ አድርግና ስቀለው ይባላል። እና ማለትም ወጥረው ወይንም አስቀምጠው እንደማለት ነው። እንግዲህ ስቀል ሲባል ወይንም ደግሞ እቺ አለችኝ አገልግል ነገር እና አገልግል ራሷን መስቀያ ያላት ማንጠልጠያ ያላት እና እሷን አገልግል ስቃያት። ወይንም ደግሞ ሞሰብ ይሄ ሞሰብ ወርቅ የተለያዩ አነስ ያሉ ሞሰቦች የእንጀራ ሞሰቦች ምናምን አሉ እና እሱን ሞሰቦ ወርቅ እላይ ቡፌው ላይ እስኪ ስቀለው ወይንም ስቀየው ይባላል። እና ስቀል ሲባል እንግዲህ አስቀምጠው ማንጠልጠያ ካለው አንጠልጥለው እንደማለት ነው። እና ስቀል ሲባል አስቀምጥ እንደማለት ነው እኔ የምገልጸው

ተቀበል እ ሲባል እ እንግድህ እ ለምሳሌ እ ሌላ ቦታ ሆኔ እ ይሄን፣ ይሄን፣ ይሄን የመሰለ ነገር ላኪልኝ ዘ ዘዘ ይሉኛል። ግዢና ላይክልኝ ሲሉኝ እ ወደዛው ደውሌ ስልከው እ ተቀበል ልኬልሃለሁኝ እና በዚ፣ በዚ፣ በዚህ አይነት ታርጎው ይሄን፣ ይሄን፣ ይሄን የመሰለ እ መኪና በዚህ ልኬልሃለሁ ተቀበል፣ እ ተረከበው እ እላለሁኝ። እና ተቀበል ሲባል እንግዲህ ያንን የ ኧ ላኩትን ነገር ወይንም ግዤ የገዛሁትን ነገር ተረከበው ወይንም ተቀበል እንደማለት ነው፤ እንግዲህ ተቀበል ሲባል። እና በፕሌን ሊሆን ይችላል፣ እ የተለያዩ ነገሮችን በመላክ እና ልኬልሃለሁ ተቀበል እ ወይንም ሌላም ነገር ሊሆን ይችላል እ ተቀበል መጥቶልሃል፣ ተቀበለው እንደማለት ነው። እና ተቀበል ሲባል ያንን እ በእጅም እጅም ለእጅ ሊሆን ይችላል፣ እንካ ተቀበል ይሄን ነገር ብርም ሊሆን ይችላል ለተማሪ ስሰጥ እ እንካ ይቺን ብጠቅምህም፣ ባጠቅምህም ያዛት ተቀበል እ ተቀበል እላለሁኝ። እና ተቀበል ስ እሚለውን ቃል እንግዲህ እኔ በዚህ መልኩ ነው የምገልጸው።

ቅዳ የሚለው እንግዲህ ቅዳ ሲባል ውሃ ሊሆን ይችላል ከቧንቧ ውሃ። እና በጀሪካ አድርግና ቁምና እንዳይፈስ ውሃውን ቅዳ ሲባል እንግዲህ ሙላ እንደማለት ነው። እና ከወንዝም ሊሆን ይችላል ከወንዝም ሊሆን ይችላል። እስኪ ይሄን ጄሪካ ወንዝ ሂድና ቅዳና ና ሲባል እንግዲህ ሙላና ና ይሄንን ውሃ ቅዳና ና ይባላል። እና በሌላም ደግሞ ከሌላ ከአንዱ ወደ አንዱ ሙዚቃዎችን መዝሙሮችን ምናምን በሚሞሪ በሚሞሪ አድርጎ ከአንድ ወደ አንድ ለማድረግ። እስኪ ቅዳልኝ ቅዳ ቅዳልኝ እስኪ ካንተ ሚሞሪ ወደ እኔ ሚሞሪ ቅዳልኝ። የተለያዩ መዝሙሮችን፣ ሙዚቃዎችን ቅዳልኝና እስኪ ወደ እኔ አዛውርልኝ ይባላልና ቅዳ ሲባል እንግዲህ ሙላልኝ። ወይ ጀርካ ሊሆን ይችላል እንደዚሁም ሚሞሪ ሊሆን ይችላል ቅዳል ይባላል። እና ቅዳ የሚለውን ቃል በዚህ መልኩ ነው እኔ የምገል

ዳህና ነኝ ሲባል እንግዲህ ጓደኛ ደውሎ ሊሆን ይችላል። እንዴት ነሽ ዳና ነሽ ሲባል ዳህና ነኝ። እግዚአብሔር ይመስገን ደና ነኝ ሁሉ ሰላም ነው። እላለሁኝ እና ቤተሰብስ አንቺስ ከቤተሰብስ ጋር ተደዋውለሻል ወይ ቤተሰቦች ዳና ናቸው ወይ? እንዴት ነሽ ዳና ነሽ ወይ ሲባል? ዳና ነኝ። እላለሁና ወይንም ደግሞ አሞኝም ሊሆን ይችላል አሞኝ። እንዴት አድረሻል? ዳህና አድርሻል ተሽሎሻል ወይ? ዳህና ነኝ እላለሁ እና ታክሜም ከሆነ መድሃኒቱ አስታግሶልሽ አደረ። እንዴት አድረሻል? ቀና ብለሻል። መሄድ ወይንም መምጣት ትችያለሽ። እንዴት ነሽ? መጥቼስ ልይሽ ወይ ምናምን ይባላል። እና እንግዲህ ደህና ነኝ እግዚአብሔር ይመስገን ሁሉ ደህና ነኝ ደህና ነኝ ተሽሎኛል እላለሁኝ። እና ደህና ነኝ ሲባል ጤናን? አዳር እንዴት ነበር ውሎ እንዴት ነበር? ጤናሽ እንዴት ነበር? ሁሉ ነገር እንዴት ነሽ ለማለት ነው። እንግዲህ ሰላምን ጤናን ፍቅርን ለመጠየቅ ስለሆነ ደህና ነኝ። የሚለውን ቃል እንግዲህ በዚህ በጥሩ ሁኔታ ነው እኔ የምገልጸው። ደህና ነኝ ሲባል ደህና ነኝም በዚህ መልኩ ነው የምገርመው

ክሬዲት ካርድ ሲባል እንግዲህ ክሬዲት የብድር ነው። ብድር። አሁን ለምሳሌ አንዳንድ ጊዜ ሲመሽብኝ እንደራሴ አሁን ስገልጸው ሲመሽብኝ ሄጄ መግዛት ጊዜ ሳይኖረኝ ክሬዲት ልበደር እላለሁኝ እና ከቴሌ ተበደሬ በኋላ የምከፍለው በኋላ የምከፍለው እና የክሬዲት ሲባል ደስ ያሎትን ከአምስት ካርድ ከአምስት ብር ካርድ ጀምሮ ወደ ላይ ያለውን እስከፈለጉ ድረስ ክሬዲት ብር ያበድራሉ። እና ካርድ ያበድራሉ እና ያንን ክሬዲት። እንግዲህ ያንድ ጊዜ ከተበደርን ሁለተኛ መልሰው አያበድሩም እና ያ ክሬዲት ከተከፈለ በኋላ ነው። ደግሞ ውድ ደንበኛችን። የተበደሩት ወይንም ክሬዲት የተደረገሎትን ከፍለዋልና አሁንም ተጨማሪ ጠይቁ ምናምን እያሉ እነሱ ራሱ ይላሉና። እና ክሬዲት ካርድ ሲባል እንግዲህ ከቴሌ የምንበደረው ነው። እና ክሬዲት ካርድ የሚለውን በዚህ መልኩ ነው እኔ የምገልጸው

ወንድም ሲል እንግዲህ ወንድም ሲባል ከእናትም ከአባትም አንድ አይነት ሆኖ የተወለድን አንድ ሆነን ወንድም ሲባል እንግዲህ ወይንም ደግሞ እናት ብቻ ከሌላ ቦታ ሄዳ የወለደችው በአንድ ካባት ከእናት ብቻ ልንገናኝ የምንችል በአባት ብቻ ልንገናኘው የምንችል እና ወንድም ሲባል እንግዲህ አንድ ከአንድ እንትን ወይ በእናት ልገናኝ የምችል ወይ በአባት ልንገናኝ የሚችል አለበተዝያ ደግሞ ከሁለቱም ከሁለቱም በአንድ የተወለድን እናታችንም አባታችንም አንድ የሆኑ ነው። እንግዲህ ወንድም ሲባል እና ወንድም እንግዲህ ታናሽ ወንድሜ ሊሆን ይችላል ታላቅ ወንድም ሊሆን ይችላል። እና ወንድም ሲባል እንግዲህ መከታ አለይታ እከሬ እኮ ወንድሜ ነው። ያኮራኛል በቃ ያለኝ እኮ ወንድም እሱ ነው። እሱ ብቻ ነው ሌላ ወንድም የለኝም። እንደ አባት ሆኖ የያዘኝ ወንድም እሱ ነው። በቃ ወንድም ማለት እንግዲህ መከታ አለይታ። እና ከአንዳንድ ነገሮች ሊጠብቀኝ የሚችል ሊቆጣጠረኝ የሚችል ነው። እንግዲህ ወንድም የሚባለውን እኔ በዚህ መልኩ ነው የምገልጸው

ወር እንግዲህ የሚለው ወር ሲባል እንደ አጠቃላይ አስራ ሁለት ወራት አሉ። እና አሁን ያለንበት ወር ምንድነው? መስከረም ወር ነው ጥቅምት ወር ነው። ህዳር ወር ነው ታህሳስ ወር ነው እንላለን። እና ስንተኛው ወር ላይ ነን? የትኛው ወር ላይ ነን ክረምት ወር ነው ወይ በገ ወር ነው ወይ? እንላለን እና ወር ሲባል እንግዲህ ወር ሲባል እንግዲህ ከአስራ ሁለቱ ወራቶች ውስጥ። ሁሉንም አስራ ሁለቱን ወር ሊሆን ይችላል። እንዲሁም ደግሞ አንደኛው ወር ሊሆን ይችላል ሁለተኛው ወር ሊሆን ይችላል ሶስተኛው ወር ሊሆን ይችላል። ወር ሲባል እንግዲህ የአስራሁለት የአመት አመት የአመት ውስጥ አስራሁለት ወራት ውስጥ ከእነዛ ውስጥ። የፈለጉትን ወር የመጥራት ነውና ወር ሲባል አስራ ሁለት ወራትን ያጠቃለለ ነው። ወር የሚለውን እንግዲህ በዚህ መልኩ ገልጸዋለሁኝ። እየተለያዩ አዝመራዎች የሚመረቱበት ወር አለ። ክረምት ወር አለ እነዚህ እነዚህን የመሳሰሉ አሉና ወር ሲባል። ወርም በዚህ መልኩ እገልጸዋለሁ

አጭበርብር ሲባል እንግዲህ አጭበርብር ማለት ጥሩ ያልሆነ የአሰራር አይነት ነው። እና አሁን በፈተና ዙሪያ ላይ በፈተና ዙሪያ ላይ በምንፈተን ሰዓት ከአንዱ ለአንዱ ጓደኛው ይሄን ነገር አጭበርብረህ ስራ አጭበርብረህ ስራ እንጂ በጣም ከባድ ነው። ወይንም ከሌላ ሰው ከሌላ ሰው በማምጣት በማጭበርበር ስራህ ወይንም ደግሞ ታርሞ ሲያበቃ ታርሞ ሲያበቃ መምህራኖች እስኪንካችሁ የፈተና ወረቀታችሁን ሲሉ። ሌላኛው ጓደኛው አጭበርብር እስኪ እንደምንም ብረህ ሲ የነበረችው እንዲህ ለማድረግ ሞክር። ወይንም ደግሞ ኤ የነበረችውን ቀስ ብለህ አጭበርብርና አስተካክላት ይላሉና። በሌላ በኩልም በሌላ በኩልም አጭበርብርና ይሄንን ነገር ውሰድባት አጭበርብርና ይሄን ነገር ውሰድበት ይባላል። እንግዲህ አጭበርብር ሲባል የራሱ ያልሆነን ነገር የራሱ ያልሆነን ነገር በማጭበርበር ለራሱ ማድረግ እንደማለት ነው። እና አጭበርብር የሚለውን ቃል በዚህ መልኩ ነው እኔ የምገልጸው

መልካም ልደት ሲባል እንግዲህ መልካም ልደት በህፃንም ልጅ ሊሆን ይችላል። በህፃን ልጅ ዛሬ እኮ ደውሎ ሊሆን ይችላል ዛሬ እኮ የልጅ ልደት ነው ይሉኛል። እና በቃ መልካም ልደት በሉልኝ ይሄ በቃ ደስ የሚል መልካም ልደት ይሁን በሉልኝ እላለሁ። እና የወንድ የሚሆን ይችላል ዛሬ እኮ ልዴቴ ነው። ሳልነግርሽ ካለኝ መልካም ልደት የደስታ ቀን ይሆንልህ የደስታ ቀን ያድርግልህ እላለሁኝ። እና መልካም ልደት ማለት ያንን የልደቱን ቀን መልካም ይሁንልህ። ደስ የሚል ፍቅር የሆነ ልደት ይሁንልህ እንደማለት ነው። እና መልካም ልደት ሲባል ከውጭም ከሀገር ውስጥም ጓደኛም ደግሞ ልዴቴ ነው ዛሬ ሲለኝ በስልክ መልካም ልዴት ያድርግላችሁ እላለሁ። ሄጅም ከሆነ ለዛ ልደት ቦታ ላይ በልቼ ጠጥቼ ምናምን ስሄድ በሩሽ እንግዲህ መልካም ልደት ይሁን እላለሁ። እና ደስታን ጥሩ የሆነ ነገርን ፍቅርን የመግለጽ እንደማለት ነው። እና መልካም ልደት የሚለውን በዚህ መልኩ ገልጸዋል

አሳ ሲባል አሳ እንግዲህ በውሃ ውስጥ የሚኖር ሁል ጊዜ ያው በውጭ ላይ አናገኘውም ሁል ጊዜ በውሃ ውስጥ ነው የሚኖረው። እና ውሃ አለበት ቦታ ላይ እንዲሁም እናገኛለን። እና በተለይ በተለይ ትልቅ ውሃ የተለያዩ አሁን ለምሳሌ ጣና ላይ ሀይቅ ቦታ ምናምን ላይ አሁን ትልልቅ ሰዎች በብዛት አሁን ሰው ሰው የማይሄድበት ሰው የማይፈልግበት ቦታ ላይ በጣም ትልልቃ አሳዎች አሉ። እንዲሁም ደግሞ ትልልቅ አሳዎችን እንትን ሲሉ ትንንሽ አሳዎች አሉ ትልልቅ አሳዎች አሉ መካከለኛ አሳዎች አሉ። እና አሳ እንግዲህ በውሃ ውስጥ የሚኖር ለምግብነት የሚሆን ነው። እና አሳ በብዙ አይነት መንገድ በመስራት አሳን ለምግብነት ልንጠቀምበት የምንችለው ነውና። አሳን እንግዲህ እኔ በዚህ መልኩ ነው የምገልጸው

ሂሳብ ሲባል እንግዲህ ሂሳብ ሂሳብ የትምህርትም አይነት ነው ታች ክላስ ላይ ሂሳብ ላይ ክላስ ላይ ማትማቲክ ስንሉ የምንችለው ነው። እና እንግዲህ ሂሳብ ማለት መደመርን መቀነስን ማካፈርን ማባዛትን የሂሳብ ስሌቶች አሁን በእነዚህ በአራቱ የተቀናጀ ነውና ሂሳብ ሲባል በመደመር ሊሆን ይችላል ይሄና ይሄ ሲደመር ስንት ይመጣል? ወይንም ደግሞ ይሄንን ሳባዘው ስንት ሊመጣ ይችላል? ሳካፍለውስ ለሁለት ሰው ለሶስት ሰው ይሄንን ሳካፍለው ስንት ይመጣል? ወይንም ደግሞ ልክ እነዚህን መቀነስ መቀነስ ደግሞ ከዚህኛው ክሌ ይሄንን ያክል ብቀንስ ስንት ሊተርፈኝ ይችላል? እንላለን እና ሂሳብ ሲባል እንግዲህ በአእምሮ ሊሆን ይችላል። ካልኩሌተር በመጠቀም ሊሆን ይችላል። የስልክ ካልኩሌተር የራሱ የሆነ ካልኩሌተር የተለያዩ ነገሮች አሉና በዛም በማባዛት በማካፈል በመቀነስ በመደመር ሊሆን ይችላል። እና ነገሮችን እንድናደርግ የምንችል ሂሳብ እንለዋለን። እንግዲህ በንግድም ዙሪያ በተለያዩ ነገሮች ላይ ገበያ በምንሄድበት ሰዓት ሂሳብን እየተጠቀምን ነው የምንሰራው። እና ሂሳብ የሚለውን ጋር በዚህ መልኩ እገልጸዋለሁ

ኖቬምበር ሲባል እንግዲህ ኖቬምበር ከአሥራ ሁለት ወራት ውስጥ በአመት አስራ ሁለት ወራት አለ ከነዛ ከአስራ ሁለት ወራት ውስጥ አንዱ ነውና ኖቬምበር የምንለው የህዳር ወር ነው። ኖቬምበር ሲባል እንግዲህ ህዳር ወር ነው። ከአሥራ ሁለት ውስጥ የምናገኘው ወይንም ደግሞ ዞሮ ዞሮ የሚመጣው አመት አመት አመት በሚቀያየር ሰዓት አመቶች እያለቁ ደግሞ በአዲስ አመት ደግሞ በሌላኛው አመት ሲመጣ ሁል ጊዜ ኖቬምበር የሚባለውን ልክ የህዳር ወር ነውና። መስከረም አዲስ ነገሮች ሁሉ ስክት ብለው ነገሮች ሁሉ ፍክት ብለው መስከረም ላይ ለምልመው ምን ብለው የሚታዩት ሁሉ በአዝመራም ሊሆን ይችላል። በተለያዩ ነገሮች ፍራፍሬዎች ወይንም ደግሞ ሰብሎች። ልክ ህዳር ላይ ህዳር ላይ ከዛ ደርቀው ደርቆ የሚታዩ አዝመራ የሚደርስበት አዝመራ የሚታጨድበት። ጤፍ ይታጨዳል ነው የሚባለው እና ጤፍ የሚታጨድበት የሚሰበሰብበት አዝመሮችም ደርቀው ደርሰው ሸተው የሚታዩበት ነው። እንግዲህ ኖቬምበር ስል እና ኖቬምበር የሚለውን ቃል እንግዲህ በዚህ መልኩ እገልጸዋለሁ

ክፍያ የሚለው እንግዲህ ክፍያ ሲባል በተለያዩ የገንዘብ ክፍያዎች ሊሆን ይችላል እና ማለትም የመብራት ክፍያ ሊሆን ይችላል። ገንዘብ ማለት በቃ የገንዘብ ክፍያ እንደማለት ክፍያ ሲባል እ የመብራት ክፍያ ሊሆን ይችላል የውሃ ክፍያ ሊሆን ይችላል። በወር በወር የሚከፈለው እ እና የአመት አመት ግብር ክፍያ የመሬት ክፍያ ሊሆን ይችላል የቤት ክፍያ ሊሆን ይችላል። በግዢ ላይ በግዢ ላይም የተለያዩ ነገሮችን ልክ ክፍያ ልከፍል ነው። ይሄን ነገር ገዝቻለሁ ሸቀጥ ክፍያ ላደርግ ነው ይባላል። እና በጅምላም ሊሆን ይችላል በችርቻሮም ሊሆን ይችላል የፈለጉትን ነገር ለመግዛት ክፍያ ላደርግ ነው። የዚህን ክፍያ እንዲሰጥ ነው ይባላል። እና ልብስም ሊሆን ይችላል ልብስም ተገዝቶ ሲያበቃ ክፍያ ላደርግ ነው። የገንዘብ ክፍያ ይሄን ያክል ኖሮብኝ ልሰጥ ነው። ብድርም ሊሆን ይችላል ብድርም ሊሆን ይችላል እና እንዴ ከከሌ እኮ ይሄን ያክል ብር ተበድሬ ክፍያ አላደረኩም ይባላል። እና ክፍያ ሲባል እንግዲህ የገንዘብን መስጠት አስመልክቶ ነውና። ክፍያ የሚለውን ቃል በዚህ መልኩ እገልጸዋለ

ፖሊስ ደውል ሲባል እንግዲህ መንገድ ላይ ሊሆን ይችላል ሰዎች ተጣልተው ወይንም ያን ጊዜ ልክ ተጣልተው ሰዎች እየተደባደቡ እያለ ኧረ ቶሎ ብላችሁ ፖሊስ ደውሉ ፖሊስ ደውሉና። ፖሊስ ይገላግላቸዋል ወይንም ደግሞ ወደ ፖሊስ ጣቢያ ምናምን ይዟቸው ሊሄድ ይሄዳል ይባላል እና። ፖሊስ ደውል ሲባል ቤት ውስጥም ሊሆን ይችላል ቤት ውስጥ የተለያየ እንደዚሁ ቤተሰብ ላይ የሆነ ጭቅጭቅ። ሌላ ነገር ሌላ መድረስ ዱላ ሲማዘዙ ሊማቱ ምናምን ሲሆን አረ ቶሎ ብላችሁ ፖሊስ ደውሉ ፖሊስ ይገላግላቸዋል ይባላል እና። ፖሊስ ደውል ሲባል ፖሊስ ጥሩ የሆነ ሊያስታርቅ ስለሚችል ሊያስማማ ይችላል። እንዴት ነው ጥፋቱ የማነው የእሷ ነው ወይ የእሱ ነው ወይ የእሱ ነው ወይ የእሱ ነው ወይ? በማለት እርቅን እንዲያወርድ የሚያወርድ ስለሆነ። ፍቅርን እንዲያወርድ ስለሆነ ፖሊስ ደውል የሚባለው ለዚህ ነው። እና ፖሊስ ደውል የሚለውን ቃል በዚህ መልኩ ነው እኔ የምገልጸው

ጣራ እንግዲህ ጣራ ሲባል የቤቱ በቤት ውስጥ ገብቶ የመጨረሻው እንጨቱ የሚገኝበት ነውና። ጣራ ሲባል ከፍተኛ ኮርኒስ የኬሻ ኮርኒስ ሊሆን ይችላል ተኬሻ ኮርንሱን አልፎ ውስጥ ላይ ወይንም ደግሞ ይሄ ትክክለኛው የጅብሰም ሊሆን ይችላል። እሱን አልፎ ውስጥ ላይ ሊገኝ የሚችል ነውና። እንግዲህ ጣራ ሲባል የመጨረሻው የቤቱ ፓርት ነውና። ጣራ ሲባል መጨረሻ ላይ ሊገኝ የሚችለው ነው። ውጭ ላይም ሳይሆን በውስጥ ገብቶ በውስጥ ገብቶ መጨረሻ ላይ እንጨቱ የሚገኝበት ይሄ ተሸካሚው ምናምን ሊገኝበት የሚችለው ነው። ጣራ ሲባል እንግዲህ እና ጣራ የሚለውን ቃል በዚህ መልኩ ነው እኔ የምገልጸው

ታክሲ ሲባል እንግዲህ ታክሲ ሰዎችን ከአንድ ቦታ ወደ አንድ ቦታ የሚያመላልስ ነውና። ለምሳሌ አሁን ውስጥ ለውስጥ ላይ ቅርብ ጎታዎች ላይ እነዚህ የስራ ያላቸውን ሰዎች። ጠዋትንም ቀንም ማታም እየተጠባበቀ እየተጠባበቀ እነዛን እየሰበሰበ ወደ ቤት በደንብ አድርጎ ዝናብ ቢሆን ፀሀይ ቢሆን። እንደ በታክሲ ከስራ ቦታ ተነስተን ወደ ቤታችን የምንመለስበት ከቤታችንም እንደ ልብ ተነስተን በእግራችን ሲርቀን ሲደክማን ሲታክተል። በታክሲ ከቤት ተነስቼ ወይንም ከቤት ተነስተን እንደ ልብ አይንበት ቦታ ድረስ ስራ ቦታ ሊሆን ይችላል። የፈለጉት ጓደኛ ቤት ሊሆን ይችላል። ወይንም ደግሞ አሉበት ቦታ እንደ ልብ ተንቀሳቅሶ ለመምጫ የሚያገበግብ ነውና ታክሲ ሲባል። በፈለጉበት ቦታ ሰው ተሳፍሮ ደርሰው የሚመለሱበት ነው። እና ታክሲ የሚለውን ቃል በዚህ መልኩ ገልፀዋለሁ

መስኮት ሲባል እንግዲህ መስኮት ማለት ይሄ ከበር ከበር እንደ በር ረጅም አይደለም አጠር ያለ በላሜራ የተሰራ ሊሆን ይችላል ከእንጨት በጣውላ በጣውላ ተደርጎ በእንጨት የተሰራ ሊሆን ይችላል። እና መስኮት ሲባል እንግዲህ ንፋስ እንዳያስገባ ወጨፎ እንዳያስገባ የተለያዩ ዝናብ እንዳያስገባ። ቅዝቃዜ እንዳያስገባ እና እንደ ልብ አጠር ባለች መልኩ ተሰርቶ ቤት ውስጥም ሲኮን ከፈት ተደርጎ መጋረጃ ተደርጎ በጣም የምታምር አጠር ያለች እና እንደ በር በጣም ሲከፍቱት ወለል የማይል በመጠነኛ ተደርጎ የሚሰራ። ወይንም ደግሞ ሱቆች ሱቅ ላይ አሁን በር አይደለም የሚከፈተው እና በተለይ እነዚህ ሸቀጣ ሸቀጦች ላይ በመስኮት ነው የሚሰራው። እና በመስኮት ላይ ማንኛውም ደንበኛ የፈለገውን ነገር ይህንን ስጡኝ ብሎ የሚስተናገድበት ነው። እና መዝጋትም ሲፈለግ የሚዘጋ መክፈትም ሲፈልግ የሚከፈት። መኪናም ላይ አሁን መኪናም ላይ መስኮት መስኮቱን ከፈት ከፈት አድርጎ እንዳይሞቃችሁ ቅዝቃዜ ካለ ደግሞ መስኮቱን ዝጉት ምናምን ይባላል። እና መስኮት እንግዲህ ጥሩ ነገር ነው። መስኮት የሚባለውን ቃል እኔ በዚህ መልኩ ነው የምገልጽ

ፊት የሚለው እንግዲህ ፊት ሲባል እ ማንኛውም ሰው ው ፊት ለፊት የሚያየው የፊት ገጽታ ነው። ማለትም አፍንጫ ቢሆን፣ ጥርስ ቢሆን፣ አፍ ቢሆን፣ እ እንዳጠቃላይ ግንባር ቢሆን፣ ሁሉንም እ አይንን እ እነዚህን ነገሮች ሁሉ አጠቃልሎ እ የያዘ እንግዲህ ፊት ነው። ፊት እ ሲባል እ ቀጥታ እህ ከሰው ጋር ፊለፊት የምንተያይበት፣ ሰው ፊት ፊት ለፊት ሆኖ የሚያየው ነው። እና ፊት ሲባል እንግድህ እ ሁሉን ነገር ቀጥታ ሰውንም ሆነ እ የተለያዩ ነገሮችን እ እንዲህ ቀጥታ ፊት ለፊት የምንተያይበት ነው። እንግዲህ ፊት ሲባል እና እ ወይንም ደግሞ እ እከሌን አይተሻታል እንዴ? ተብሎ ድንገት ቢደወል። እ አዎ ፊት ቆማለች፣ ፊት ላይ ቆማለች ይባላል። እና እ ቀጥታ በፊቴ ኩል ፊት ለፊት ቆማለች ኧ እያየኋት ነው እንደማለት ነው። እና ፊት ሲባል እንግዲህ ፊትን በዚህ መልኩ ነው እኔ የምገልጸው።

ስራ የሚለው እንግዲህ ስራ ስራ ሲባል እንግዲህ ትንሽ ትልቅ። የሚቃለል አይደለም ትንሹም ትልቁም መካከለኛውም ሁሉን ነገር እንደ አጠቃላይ በቤቱ ውስጥም የሚሰሩ ስራዎች የነዚህ ጠቃቅን ነገሮች ከእንጀራ መጋገር ከዳቦ መጋገር ከወጥ መስራት። ከተለያዩ ነገሮች ጨምሮ ይሄ ራሱ ራሱን የቻለ ስራ ነውና ልብስ ማጥበብ። በቃ የስራይነት ቢዘረዘር ለራሱ አያልቅምና የንግድ ስራ። የመንግስት ስራ መንግስት ላይ ተቀጥሮ የሚሰራ ሰራተኛ እኩል እንደ አጠቃላይ የመምህር ቢሆን የባንክ ቤት ቢሆን። የተያዩ ነገሮች እነዚህ መስሪያ ቤት ላይ የሚሰሩ ጤና ጣቢያ ሆስፒታል ላይ የግል ፋርማሲ ክሊኒክ እንደተቀረጭ ይሄ ሁሉ ምን ይባላል እንግዲህ ስራ ነው። እና እነዚህ ሹፌሮች ከትንሽ ጀምሮ ሊሰሯቸው የሚችው እልያም ስራ ነው። ሁሉ ነገር በቃ እነዚህ በካሬታ የሚሰሩ ተቀምጦ የሚሰሩ። ጉልት ላይ የተለያዩ ስራዎችን የሚሸጡ የሚሰሩ እና ስራ ሲባል እንግዲህ ሊስትሮ ጫማ የሚጠርጉ ራሱን ጭሩ እሱም ስራ ነው። እና ፀጉር ስራ ፀጉር ቤት በከውያም ሆነ በእጅም ሆነ በተለያዩ ነገሮች ሊሰሩ የሚችሉ ይሄ ሁሉ እንግዲህ እንደ አጠቃላይ ስራ ነውና። ስራ ሲባል ሳይቃለል ትንሹንም ትልቁንም በመስራት ገንዘብ ልናገኝበት የምንችል ሰርተን እንደልብ ልንበላ የምንችል ልንጠጣ ልንለብስ ልናጌጥ የምንችለው ነው። ነውና ስራ የሚለውን ቃል በዚህ መልኩ ነው እኔ የምገልጽ

ወለድ ሲባል እንግዲህ ወለድ የተለያዩ የተለያዩ ባንክ ቤቶች ገንዘብን በማስቀመጥ በማስቀመጥ ወለድ ያደርጋሉ እና እንዲሁም ደግሞ ከውጭ ሀገር የውጭ ሀገርን ብር የተለያዩ ከውጭ ሀገር የሚመጡ ብሮችን ሀገር ውስጥ በምንዛሬ ደረጃ በምንዛሬ ደረጃ ሲመነዘሩ በጣም ብዙ ብር ይሆናሉ። እና ወለድ እንዲህ ብዙ ብር ሆነ ከምንዛሬውም ጋር በማየት እና የዛን ብር የተቀበሉትን እዚህ በኢትዮጵያ ምንዛሬ ሲመነዘር ብዙ ብር ይሆናልና። ወለድ ሲባል እንግዲህ ከተቀመጠው ብር ከተቀመጠው ብር በላይ ትንሽ ብር ሊወርድ የሚችለው ነው። እና ወለድ የሚለውን ቃል እኔ በዚህ መልኩ ነው የምገልጸው

ሴት ልጅ። ሲባል እንግዲህ ሴት ልጅ። ሁሉም ነገሮች ሴት ልጅ አሁን ቤት ውስጥም ስትወለድ ወንድ ብቻ ሲሆኑ። ምነው ሴት ልጅ ሰጥቶኝ ቢሆን። ይላሉ እናቶቻችን እና። ምነው ሴት ልጅ አድርጎልኝ ቢሆን አንዱ ወንድ ልጅ። ብቻዬን ስራ ሞትኩኝ ሴት ልጅ ብትኖር ኖሮ የቤቱን ስራዎች ሁሉ አቀላጥፋ ታግዘኝ ነበረ። ወንድ ልጅ የውጭ ውጩን ስራ ብቻ ነው የሚሰራው ይላሉ በተለይ በተለይ አሁን ገጠር ለአካባቢዬ ላይ። ወንዶች አይሰሩምና ሌላ ሌላ ስራ የእርሻ ስራዎችን። እነዚህ የአዝመራ ስራዎችን ምናምን ነው የሚሰሩት እና። ሴት ልጅ ማለት እንግዲህ የቤት ስራን ሁሉ አጠቃላ ትንሽ ትልቅ ሳትል ደከመኝ ሰለቼኝ ሳትል የምትሰራ። ለወንድ ልጅም አስፈላጊ የሆነች ለትዳር አጋር የምትሆን ሴት ልጅ ናትና። ሴት ልጅ። ሌላ ልጅ የምትተካ የምትወልድ እናትና። ሴት ልጅ የሚለውን ቃል እንግዲህ በዚህ መልኩ ነው እኔ የምገል

ግባ ስባል እንግዲህ ግባ ማለት አሁን ልክ በመስሪያ ቤቶች ላይ በመስሪያ ቤቶች ላይ በተለያዩ መስሪያ ቤቶች ላይ ወይንም የተለያየ ነገር ወረፋ ቀድሞትም ልሆን ይችላል ተቀምጦ እና ግባ ተራ ደርሶሃል ተስተናገድ ግባና ይሄንን አንጣ ላስተናግድህ እህንን እንዳደርግልህ ይባላል። እና መክና ውስጥ አሁን ለምሳሌ መክና ላይ መክና ላይ በሰልፍ ያስይዟሉ አንዳንድ ጊዜ በጣም ተሳፋሪ በሚበዛበት ሰዓት ላይ በሰልፍ ነው ሚደረገው። እና ግባ ግባ ተራ ደርሷል ግባ ይባላል። ወይንም ደግሞ ቆም ብለው የት ነው ምትሄድ? እዚህ ቦታ ነው አዎ እዚህ ቦታ ከሆነ ና ግባ አደርሰሃለሁኝ ይላሉ። እንግዲህ ግባ ስባል በተለያየ እንትን እንግዳም ልሆን ይችላል። እንግዳ እንግዳ ልክ ውጭ ላይ ቆርቁሮ ማን ነህ እከለ ነኝ። ና ግባ ተብሎ በር ይከፈታል። ቤት ውስጥም ና ግባና ምሳ ብላ ግባ እና ጠላ ጤጣ እስክ ግባ ምናምን ይባላል። እና ግባ ስባል እንግዲህ ወደ ቤት ውስጥ ልሆን ይችላል። ወደ ተራው ደርሶ ስራ እንዲሰራለት ልሆን ይችላል። መክና ውስጥ ተሳፋሪ ልሆን ይችላልና ግባ የሚለውን ቃል ቃል እኔ በዚህ መልኩ ነው የምገልጸው

ተራብኩ የሚለው እንግዲህ ተራብኩ ሲባል ምግብ አስፈለገኝ እንደማለት ነው። እና ህፃንም ሊሆን ይችላል እና መናገር የሚችል መናገር የሚችል። ወይንም ደግሞ ህፃንም ቢሆን ለራሱ ልክ ጡት ላይ የግድ ስጡኝ እያለ ይተናነቃል ያን ጊዜ መራቡ ይታወቃል። እና መናገርም የሚችል ኧረ ዛሬ ተራብኩ ምግብ ስጪኝ እናቴ ተራብኩኝ በጣም ምግብ አስፈልጎኛል ይሄን የመሰለ ምግብ ስጪኝ ምናምን ይባላል። እና ተራብኩ ሲባል አሁንም መንገድ ላይ መንገድ ላይም አንዳንድ የጎዳና ተዳዳሪዎች ምናምን ምናምን ተራብኩ እህቴ ትንሽዬ ለምግብ የምትሆን ብር ስጪኝ። ትንሽዬ ለምግብ የምትሆን አስፈልጎኛል ሰጠኝ ይላሉ እና ተራቡኮ ማለት እንግዲህ ምግብ አስፈለገኝ ነው። የኔ የምገልጸው እንግዲህ ተራብኩ የሚለውን ቃል ምግብ አስፈልጎኛል በሚለው ነው። እኔ የምገልጸው

አገልግሎት የሚለው እንግዲህ አገልግሎት ሲባል ከስራ ጋር አሁን ስናያይዘው እኔ እኮ እዚህ መስሪያ በተለይ ሶስት አመት ያክል አገልግሎት አገልግያለሁኝ። እዚህ ቦታ ላይ እኮ በመምህርነት ደረጃ እኮ አምስት አመት አገልግሎት አለኝ። ማለት እንግዲህ የስራ የሰራበት የአመት ብዛት በወርም ውስጥ ከሆነ እዚህ ቦታ ውስጥ እኮ ገና ሶስት ወር አገልግሎት መስጠቴ ነው። ተማሪዎችን እኮ እዚህ ቦታ ላይ ለዚህ ለአመት ያክል አገልግሎት ሰጥቻለሁ ለአስር አመት አገልግሎት ሰጥቻለሁ በተለይ አሁን እነዚህ ጡሬታ ምናምን የወጡ ሰዎች። በስራዬ እኮ እኔ በምሰራበት ስራ ላይ እኮ አስራ አምስት አመት ያክል አገልግሎት አድርጌያለሁኝ ይላሉ። እና በስራ ዘርፍ ላይ እንግዲህ በስራ ቦታ ላይ በሰሩበት በማንኛውም የመስሪያ ቤት ዘርፍ ላይ ይሄን ያክል አመት አገልግሎት አገልግያለው አገልግሎት አለኝ ይባላል። እና የሰሩበት ዓመተ ምረት? ስንት አመት እንደው በወራቶች ውስጥ ከሆነ ስድስት ወርም ከሆነ ሶስት ዓመትም ከሆነ አራት ዓመትም ከሆነ ለተማሪም ይሁን ለተለያዩ ደንበኞችም ሊሆን ይችላል። ባንክ ቤትም ሰራተኞች ሊሆን ይችላሉ። እና ለህዝብ እኮ ይሄን ያክል አገልግሎት አድርጌያለሁኝ ይባላልና አገልግሎት እሚባለውን ቃል በዚህ መልኩ እገልጸዋለሁ

መተግበሪያ የሚለው እንግዲህ መተግበሪያ ሲባል የተለያዩ አፕሊኬሽኖች አሉ። እና እኔ እንግዲህ በምገልጸው መተግበሪያ ሲባል የተለያዩ አፕሊኬሽኖች አሉ። አስፈላጊ የሆኑና ለምሳሌ አሁን እንደ ፌስቡክ የኢሜል አፕሊኬሽኖች ሚሴንጀር ዋትሳፕ ኢሞ ዩቲዩብ እና ቴሌግራም እነዚህ እነዚህን የመሳሰሉ የፎቶ ማቀናበሪያ ፎቶ ማሳመሪያ ፎቶ ማሻ ካሜራ እንደውም ኮንታክት የስልክ ቁጥርን ስልክ ቁጥርን ሙሉ በሙሉ ሴቭ አድርጎ በአንድ አከማችቶ ይዝልን። የሚችል በፈለግን ሰዓት ልክ ኮንታክት ውስጥ ገብተን ያንን የሰውዬ ስም በማንበብ ቀጥታ ወደዛም ወደዚህም ሳንል ኮንታክት ውስጥ ገብተን የሰውየውን ስም ነበብ በማድረግ። የምንወጣበት ፋይል የተለያዩ ፋይሎችን ሊያስቀምጥልን የሚችል አፕሊኬሽን። እና እነዚህ እነዚህን የመሳሰሉ ነገሮች ሊይዝልን የሚችል መተግበር ያንለዋለን ከዚህም በላይ በጣም ብዙ አሉ። እንደ ካልኩሌተር እንደ ካላንደር ሰዓት ለራሱን የቻለ የምንቀያይርበት ሰዓት ሲበላሽብን እንትን የምንልበት ቲክቶክ የቲክቶክ አፕሊኬሽን። ኢሜል እና እነዚህ እነዚህን የመሳሰሉ ነገሮች እንደ ልብ አድርግም ልንጠቀማቸው የምንችል ይሄ እንግዲህ መተግበሪያ እለዋለሁና መተግበሪያን እኔ በዚህ መልኩ ነው የምገልጸው

ሰዓት ሲባል እንግዲህ ሰዓት የሚለው በሙያ ሙያ ሙያ አስራ ሁለት ሰዓት አለ። አዳር አስራ ሁለት ሰዓት አለ እና በቀን ሃያ አራት ሰዓት አለ። ሰዓት እንግዲህ እና ያዳሩም የሙያም በአንድ ሃያ አራት ሰዓት ነው የምንለው። እና እንግዲህ ሰዓት ሲባል ከአንድ ሰዓት ነው ሁለት ሰዓት ነው ሶስት ሰዓት ነው እያልን እስከ ሃያ አራት ሰዓት ባሉ ውስጥ የሙያውን እስከ አስራ ሁለት ሰዓት ከዛ ደግሞ ያዳሩ እስከ አስራ ሁለት ሰዓት። የተለያዩ ነገሮችን ሰዓት በመያዝ ነው ልናከናውን የምንችለው እና። አሁን ስንት? ሰዓት ሆኗል መግቢያ ሰዓት እንዳያልፈኝ። የቀጠሮ ሰዓቴ በዚህ ሰዓት ነው መስሪያ ቤት መግቢያ መውጪያዬ በዚህ ሰዓት ነው። እንላለን እና ሰዓት የሚለው እንግዲህ። ምንም ያሰቡበትን ሰዓት በዚህ ሰዓት ነው በዚህ ሰዓት ነው ስንል የምናከናውንበት እንዳያልፈን ሶስት ሰዓት ከሆነ ሶስት ሰዓት ሰዓትን አይተን በጥንቃቄ ተንስተን የምናከናውንበት ነው። እና ለሊትም ቢሆን በዚህ ሰዓት እነሳለሁ በዚህ ሰዓት ተነስቼ ስራዎችን ማከናወን አለብኝ። በዚህ በዚህ ሰዓት ተነስቼ እነዚህ እነዚህ ስራዎችን እሰራለሁ እንላለን። እና ሰዓት ሲባል እንግዲህ ጥንቃቄ ባለው መልኩ ስራዎችን የምናከናውንበት ነውና ሰዓት ይኸው ብዙ ጥቅሞች አሉት። ሰዓት የሚለውን ቃል እንግዲህ እኔ በዚህ መልኩ ነው የምገልጸው

ማታ የሚለው እንግዲህ ማታ ሲባል ከ አስራ ሁለት ሰዓት ከአንድ ሰዓት ከምሽቱ አንድ ሰዓት ጀምሮ ወደዛ ያለው ነውና ልክ እስከ ነጋቱ ድረስ ይሄኛው ቀናት እስከሚተካ ድረስ። ተከታዩ እስከሚተካ ድረስ እንደ አጠቃላይ ማታ እንለዋለን እና ከምሽቱ አንድ ሰዓት ይጀምራል። እና ማታ የሚለው እንግዲህ ሰዎች ሰዎች ከሚሰሩበት ቦታ ሁሉ በቃ ትንሽ ትልቅ ሳይል። ሁሉም ከየስራ ዘርፉ ከዋለበት ቦታ ወደ ቤቱ ሊገባበት የሚችል ሊሰበሰብበት የሚችል ነውና። ማታ ሲባል እንግዲህ እረፍት የሚገኝበት እረፍት የሚገኝበት እቤት ውስጥ ስብስብ ብሎ እረፍት የሚወስድበት ነውና። ማታ የሚለውን ቃል እንግዲህ እኔ በዚህ መልኩ ነው የምገልጸው

መስጊድ ሲባል እንግዲህ መስጊድ የሙስሊሞች ሙስሊሞች ልክ በተለይ በተለይ አርብ አርብን አርባ አርብን ጁማ የሚሉት እዛ መስጊድ ቦታ በመሰባሰብ ሶላት የሚሉትን ሶላት የሚሰግዱበት የተለያዩ ነገሮችን እነዚህ ቁርአን ምናምን ምናምን የሚማሩበት ነው። እና መስጊድ እንግዲህ ሲባል ሙስሊሞች ትንሽ ትልቅ አዋቂ ምናምን ሳይል ሙስሊሞች የሆኑት እንደ አጠቃላይ ሄደው ተሰባስበው የተለያዩ ነገሮችን ሊያከናውኑበት የሚችሉ ነው። ማለትም ሶላት የሚሰግዱበት ቁርአን የሚቀሩበት የተለያየ ትምህርት የሚሰጣጡበት ነውና መስጊድ የሚባለውን ቃል እንግዲህ እኔ በዚህ መልኩ ነው የምገልጸው

ስብሰባ ሲባል እንግዲህ ስብሰባ። ትልቅ አዳራሽ ውስጥ ትልቅ አዳራሽ ውስጥ የሆነ የስብሰባ ጥሪ የሚደረግበት አለ። እና በተለይ በተለይ አሁን ትልልቅ ዞኖች። ክልሎች ምናምን አካባቢ እንደዚሁ ዋና ከተማ ላይ የሚደረጉ ትልልቅ ስብሰባዎች አሉና። ሁሉንም ማህበረሰብ በመሰብሰብ ወይንም ደግሞ የስራ ባልሙያ የስራ ባለሙያዎች መሆኑ እነሱን የስብሰባ ጥሪ በዚህ ቀን ተደርጓል በማለት ነገሮችን ሁሉ ችግሮችን ለመፍታት። የሚሰበሰቡበትን ወዴት ፊት ምን ብናደርግ ነው? ጥሩ እንዴት ነው? በማለት ከአንዱን ከአንዱ በመቀበል የአንዱ የተሻለ ነው በማለት። የአንዱን ቃል የሌለውን ቃል በመቀበል እና። ስብሰባ ሲባል እንግዲህ አነስ ያው የእድር ስብሰባዎችም አሉ። ይሄ እድር ሲባል በሃያ ዘጠኝ በሃያ ዘጠኝ ላይ እየተሰበሰቡ የቅሬ ክፍያ ምናምን የሚባል አለ። እነዛና ስብሰባዎች በማካሄድ እና ይህ ቤተሰብ ስብሰባም ሊሆን ይችላል። ቤተሰቡም ተሰብስቦ የራሱ የሆነ የምክክር እንትና አጀንዳ አለና። ስብሰባ ሲባል እንግዲህ የተለያዩ ችግሮችን አንዱ ችግር ሊኖርበት ይችላል። ሌላኛው ሊኖር ይችላል። ስራ ሀገሪቱ ጉዳይ ሊሆን ይችላል። እና ያንን በአንድ ተከማችቶ ህዝብ ተሰብስቦ ችግርን ለመፍታት ለመፍታት የሚያደርግበት ነው። እና ስብሰባ ሲባል እንግዲህ እኔ ስብሰባ የሚለውን ቃል በዚህ መልኩ ነው የምገልጸው

መልእክት ሲባል እንግዲህ መልእክት የተለያዩ መልእክቶች አሉ። እና የቅርብ ላይ እንደዚህ በመገናኘት ጠብቀኝ የሆነ መልእክት አለኝ። ዚዚዚዚ ቦታ እንድታደርስልኝ ለአባቱ ሊሆን ይችላል ለእናቱ ሊሆን ይችላል። ለእህቱ ሊሆን ይችላል ለወንድሙ ሊሆን ይችላል እና ይህንን መልእክት አድርስልኝ በደንብ አድርገህ እንዳትረሳ። እና ምላሹን እንድጠብቅ ምናምን ይላሉ። እና መልእክት ሲባል እንግዲህ አንዱ ወደ ሌላኛው የሚልከው መልእክት እንደማለት ነው። እና በስልክም ሊሆን ይችላል ስልክ ላይ አሁን ለምሳሌ። በሪከርድ መልኩ በሪከርድ መልኩ ውጭ ሀገርም ሊሆን ይችላል። በሪከርድ መልኩ መልእክት ይልካል። እና ይሄን ይሄንን እንዴት ነሽ እንዴት ነሽ ደና ነሽ ይሄን እንዴት ነሽ ሁሉ ነገር ሰላም ነው ወይ? ምናምን በማለት መልእክትን በሪከርድ መልኩም ይላካል። በስልክም እዚህ እዚህ እዚህ ቦታ ይህንን መልእክት አድርስልኝ። ስብሰባም ሊሆን ይችላል ስብሰባ ኖሮ ነገ ስብሰባ ስላለ ይሄንን መልእክት በደንብ አድርሰህ አድርሰልኝ እንዳይረሳብህ ምናምን ይባላል። እና መልእክት ሲባል እንግዲህ የሆነ የታቀደ የታሰበ ነገር ወደ ሌላኛው ሰውዬ ሊደርስ የሚችል ነውና። መልእክት የሚባለውን እኔ በዚህ መልኩ ነው የምገልጸው

ብርቱካን የሚለው እንግዲህ ብርቱካን ሲባል አንዱ የፍራፍሬ አይነት ነው። አንዱ የፍራፍሬ አይነት ነው። ጣፋጭ ነው። ጣፋጭ ነው። እንዲሁም የተልጦ የሚበላ። ተልጦም ተፈጭቶ በጁስ መፍጫነት። ተፈጭቶ የሚጠጣ ነው ብርቱካን ብርቱካንን በማንኛውም መልኩ መጠቀም እንችላለን። አንዱ የጣፋጭ ዘር ነው የፍራፍሬ አይነት ነው እና። ብርቱካን እንግዲህ በሰው ስምም። ሰዎች ለስምነትም የሚጠቀሙበት ነው። እና በጣም ብዙ ብርቱካን ብርቱካን ብርቱካን የሚባሉ የሰው ስሞችም አሉ እና። ለስም መጠሪያነት የሚገለገሉባቼ የሚገለገሉበት አለ። እና ለስም ለስም መጠሪያነትም እንዲሁም ደግሞ ለምግብነት ለምግብነት ብርቱካን ጣፋጭ ነው። አንዱም የፍራፍሬ አይነት ነው እና ብርቱካንን በዚህ መልኩ ነው እኔ የምገልጽ

እንግዲህ ሀሙስ የሚለው እንግዲህ እኔ ስገልጸው ሀሙስ ማለት ከአንድ ሳምንት ውስጥ ሰባት ቀናት አለ ሰባት ቀናቶች አሉ። እና እንግዲህ ከእነዛ ውስጥ አንዱ ሀሙስ ነው ከሰኞ እስከ እሁድ ባሉት ቀን ውስጥ። አንዱ ሀሙስ ነውና። ሀሙስ እንግዲህ ከሰኞ እስከ አርባ ባሉት የስራ ቀናቶች ውስጥ የሚመደብም ነው። እንዲሁም ደግሞ በእሮብ እና በአርብ መካከልም ልናገኘው የምንችል ነውና በእሮብ ቀንና በአርብ ቀናት ውስጥ ልናገኝ የምንችል ነው። እና ሀሙስ የሚለው ቃል እንግዲህ አንደኛ ከሰኞ እስከ እሁድ እስከእሁድ ባሉት ቀናት ውስጥ አንዱ ሀሙስ ብለን የምናገኘው ነውና ሀሙስ የሚለውን ቃል በዚህ መልኩ ነው እኔ የምገልጸው

አፍንጫ ሲባል እንግዳ አፍንጫ በጣም ብዙ ጥቅም አለውና አፍንጫን ለመተንፈሻነት እንጠቀመዋለን። እንዲሁም ደግሞ ለማሽተቻ ለማሽተቻ መጥፎ ሽታ አለ ጥሩ ሽታ አለ። የተለያዩ ሽታ አለ እና ጥሩ ጥሩ ሚሸቱንን በመለየት የምናሸትበት መጥፎ መጥፎ ሲሸተን ደግሞ የምናፍንበት ደረጃ ሁሉ አለ። እና በጣም ሲል መጥፎ ሽታ አፍንጫችንን የምናፍንበት ሁሉ። እንትን አለና አፍንጫ እንግዲህ ጥሩ ጥሩ ነገሮች ሽታ ያላቸው ነገሮችን ለይተን የምናሸትበት ነው። እና አፍንጫ ጉንፋን በሚይዝን ሰዓት ጉንፋን በሚይዘን ሰዓት የተለያዩ መውጣት ያለባቸውን ነገሮች እንደ ውሃ ሊሆን ይችላል። ወፍራም ሊሆን ይችላል እና ልናስወጣ የምንችለው በአፍንጫችን ነው። እና አፍንጫ በጣም ብዙ የሆነ ጥቅም አለው ለሰው ልጅ ጠቃሚ ነው። እና አፍንጫን እኔ በዚህ መልኩ ነው እኔ የምገልጸው

ስሜ ነው የሚለው እንግዲህ አሁን ለምሳሌ ሰውየው በሚጠራበት የስሙ አይነት ወይንም ደግሞ ሴትም ልትሆን ትችላለች ወንድም ሊሆን ይችላል። እና ስምሽ ግን ባልሳሳት እከሌ ነው። ይላሉና አዎ ስሜ ነው አልተሳሳትክም። ይባላልና ወንድም ከሆነ ማለት አስቀድሞ ማነው? ስምህ ምናምን ላለማለት ላለማለት እና ወይንም ሰው ሲጠራ ሰምተው ሊሆን ይችላል። ግን ባልሳሳት ስምህ እከሌ ነበረ። ይቅርታ ግን ከተሳሳትኩኝ ግን ስምህን እንትና ነው? ይላሉ እና አዎ ስሜ ነው አልተሳሳትክም። አልተሳሳትክም አዎ ስሜ ነው ሴትም ከሆነች አዎ ስሜ ነው ትላለች። እና ያ ሰውዬ በሚጠይቃት እናም ደግሞ በስልክ በስልክ ተሳስቻለሁ ግን ይሄንን ስልክ እከሌ አይደለሽም ይላሉ እና አዎ አልተሳሳትክም ስሜ ነው። ልክ ነህ እንላለን እና ስሜ ነው የሚለውን ቃል በዚህ መልኩ ነው የምገልፅ

ሚስት ሲባል እንግዲህ ሚስት የወንድ ልጅ ወንድ ልጅ ሴትን ሲያገባ ሴትን ሲያገባ እና እቺ እኮ የማንትስ የሚስት ናት ይቺ እኮ የከሊት ሚስት ናት የከሌ ሚስት ናት ይባላል። እና ሚስት ሲባል እንግዲህ ለባሏ ለባሏ እንደ እናት እንዲሁም ከእናትም በላይ ሊሆን ይችላል። እና ሆና ለባሏ ሩህሩህ የሆነች ባሏ እንዳይንገላታ ባሏ እንዳይርበው ባሏ እንዳይጠማው ባሏ ደግሞ ልክ ያስፈለገውን ነገር ሰርታ የምትሰጥ። ሚስት ማለት እንግዲህ በጣም ለባሏ ሩህሩህ የሆነች ጥሩ የሆነች ለልጆቿም እንደዚሁ። በጣም ጥሩ የሆነች እና ሚስት ሲባል እንግዲህ ለባሏ ፍቅር የሆነች ፍቅር የምትሰጥ የማትጨቃጨቅ ነጋ ነጋ መሸም ክፉ ነገር ባሏን የማትናገር እና ለባሏ ፍቅር የምትሰጥ ሰላምን የምትሰጥ። እንዲሁም ሚስት ከባሏም ተርፋ ለቤተሰቦቹ ለቤተሰቦቹ ሁሉ አለው የምትል። በቅንነት በጥሩነት እና ሚስት ሲባል እንግዲህ ጥሩ የሆነች ጥሩ የሆነች አሳቢ የሆነች ፍቅር የሆነች ሰላምን የምትሰጥ ለባሏ ፍቅርን የምትሰጥ ናት። እና ሚስት የሚለውን ቃል እንግዲህ እኔ በዚህ መልኩ ነው የምገልጸው

ልብ ሲባል እንግዲህ ልብ እንዲሁም አባባል ሁሉ አለውና ልብ ካላየ አይን አያይም ይባላል አይን ብቻ ከሆነ የሚያየው። ልብ ብሎ ያንን ነገር እንትን ካላለ ሊበላሽ ወይንም ደግሞ ይህን ነገር አነሳለሁ ብሎ ከተቀመጠበት ቦታ ሌላ ነገር ሁሉ የሚያነሳ አለ። እና እንዲሁ በአይን ብቻ እየታየ ልብ ልብ ካላለ ልብ ካላየ አይን አያይም አይን። ልብ ካላየ አይን አይም ይባላል። እና ልብ ማለት እንግዲህ የሆነን ነገር ልብ አድርጎ ልብ አድርጎ ማከናወን። እና ወይ እከሊት እኮ ልብ የላትም ይባላል። እና እከሊት እኮ ልብ የላትም የነገርኳትን ሁሉ ረሳችው ይባላል። እና ከልብ ጋር እያያያዙ ልብ እንግዲህ ልብ ልብ ካላየ አይን አያይም ይባላል። እና ልብ ሲባል እንግዲህ ነገሮቹ ሁሉ ልብ ብሎ ማስተዋል ጥሩ ነው ይባላል። ያን ነገር ጥሩ ለማድረግ በጥሩ ሁኔታ ለማከነው እና ልብ የሚለውን ቃል እንግዲህ እኔ በዚህ መልኩ ነው የምገልጸው

ጃንዋሪ የሚለው እንግዲህ ጃንዋሪ ሲባል ከአሥራ ሁለት ወራት አሉ በአመት ውስጥ። በአመት ውስጥ አስራ ሁለት ወራት አሉ እና ልክ ከአስራ ሁለት ወራቶች መካከል አንዱ ጃንዋሪ የምንለው ወይንም የጥር ወር ልንለው የምንችለው ነው። እና ጃንዋሪ የሚባለው እንግዲህ እንደ ውጪዎች እንደ ውጪዎችም የመጀመሪያ የመጀመሪያ የአመት መቁጠሪያቸው ጃንዋሪ ነው። ልክ በኢትዮጵያ መስከረም ወይንም ሴፕቴምበር እንደምንለው ሁሉ አዲስ አመታችን የኛ መስከረምን ነው መስከረምን ወይንም ሴፕቴምበር ብለን የምንጠራው ሲሆን። ጃንዋሪ ደግሞ ውጪዎች የመጀመሪያ የወር ከአሥራ ሁለት ወራቶች ውስጥ የመጀመሪያ የመቁጠሪያቸው የወር አይነት ነውና። ጥር ሲባል እንግዲህ ጥር አዝመራ አዝመራ ወይንም አርሶ አደሮች አርሶ አደሮች የሚደሰቱበት አዝመራቸውን የሚሰበስቡበት እና ምርትን ከገለባ ሊለዩበት የሚችሉ ነውና። ትንሹንም ትልቁንም ጤፍ ቢሆን ማሾ ቢሆን አገዳ እህል የሚባል አለ ማሽላ የማሽላ አይነቶች እና እነዛን በጥንቃቄ አድርገው የሚያከማቹበት የሚሰበስቡበት የወር አይነት ነውና። ጃንዋሪ የሚለውን በዚህ መልኩ እኔ እገልጸዋለሁ

ፋይል ሲባል እንግዲህ ፋይል ማለት በውስጡ በጣም ብዙ ጠቃሚ ጠቃሚ የሆኑ ነገሮችን የያዘ ነው። እንግዲህ ፋይል ሲባል ያ አመት ሙሉ የተደከመበት የተለፋበት ሊሆን ይችላል። እና በአንድ አከማችተህ የአመት ፋይሉን በደንብ አስቀምጥ ጥሩ ቦታ ይባላል። እና ፋይል ሲባል እንግዲህ የስድስት ወርም ሊሆን ይችላል በስድስት ወር ውስጥ የተሰሩ የተለያዩ ፋይሎች። እንዲሁም ደግሞ የሳምንትም ሊሆኑ ይችላሉ። እና ፋይል ሲባል እንግዲህ በውስጡ በጣም ብዙ ነገሮችን የያዙ ለየደንበኛን የደንበኛን ለደንበኛ ሌላ ነገር ተሰጥቶ ፋይል መቅረት አለበት። እዚህ ደግሞ ለእኛ የሆነ ፋ ፋይል መቅረት አለበት። በማለት ያንን ፋይል በሞላ የህዝቡንም የሁሉንም በማያያዝ በማያያዝ እንዳይጠፋ። ጥሩ የሆነ ቦታ የራሷ የሆነች ቁልፍ ያላት እንደ ቡፌ ነገር መክፈቻ መዝጊያ ያላት ያቺ አለች እና። ፋይር ሲባል እንግዲህ ጥንቃቄ ባለው መልኩ ሊያዝ የሚችል ሊቀመጥ የሚችል በሚፈለግበት ሰዓት ሊገኝ የሚችል መሆን አለበት። እና ፋይል የሚለውን ቃል እኔ በዚህ መልኩ ነው የምገልጸው

ቡድን የሚለው እንግዲህ ቡድን ሲባል ሁለት እና ከዚያ በላይ ሆነው ሰዎች እየተሰበሰቡ ቡድን እየመሰረቱ የሚሰራበት ነው። እና አንድ ለአምስት አንድ ለአስር ቡድን ምናምን ይባላል። በተለይ አሁን በትምህርት በምንማርበት ሰዓት ላይ ትምህርት በምንመርበት ሰዓት ላይ አሳይመንት የሚባል አለና አሳይመንት እንግዲህ ከአስሩ ሊሆን ይችላል ከሃያ ሊሆን ይችላል ከአስራ አምስት ውጤት ሊሆን ይችላል። እና ያ እንዲያዝ ቡድን መስርታችሁ ከዚህ እስከዚህ ቁጥር ከአንድ እስከ አምስት ያላችሁ ቁጥር ከ ስድስት እስከ አስር ያላችሁ ቁጥር እንደዚህ ቡድን በመመስረት። ይህንን የተሰጣችሁን ርዕስ ሰፋ አድርጋችሁ በማንበብ በመስራት ሂሳብም ሊሆን ይችላል የተለያየ ትምህርት አይነትም ሊሆን ይችላል እና ሰፋ አድርጋችሁ በመስራት በቡድን ማርክ ይያዛል ይሄንን ሰርታችሁ አቅርቡ ይባላል። እና ቡድን እንግዲህ በተለያዩ ነገሮች ሁለት እና ከዚያ በላይ ሆነን ነገሮችን ልንፈታበት የምንችል የተለያየ ነገር አንድ ጋር ሆነን የምናስበው አስበን ልናገኝ የምንችል ነው። እና ቡድን ሲባል ከሁለት ሁለት እና ከዚያ በላይ ያሉ ሰዎች ሆነው የተለያዩ ችግሮችን የትምህርት ዘርፎቼን ምናምን ያቃታቸውን በአንድ ጋር በመሆን ሊፈቱት የሚችሉ ነው። እና ቡድንን በዚህ መልኩ ነው እኔ የምገልጸው

ንፋስ የሚለው እንግዲህ ንፋስ ሲባል ከባድ ንፋስ አለ። መካከለኛ ንፋስ አለ ይሄ እንደ አውሎ ንፋስ እየተሽከረከረ ሽቅብ ቆይ የተለያዩ ፔስታሎችን። ወይንም ቀላል ቀላል ነገሮችን እያሽከረከረ ሽቅብ ይዞ ይወጣልና ያንን እንደ አውሎ ንፋስ ያለው አቧራን አዋራን በመሰብሰብ አዋራን በመሰብሰብ ተለያዩ ሰው ላይ ሊሆን ይችላል መኪና ላይ ሊሆን ይችላል። ልብስ ተሰጣ ልብስ ላይ ሊሆን ይችላል እና ንፋስ ሲባል እንግዲህ አቧራ አለ። የተለያዩ ፔስታሎችን ወረቀቶችን ቀላል ቀላል ነገሮችን መሬት ላይ ያሉ የወደቁ ነገሮችን ያንን በማንሳት ከአንዱ ቦታ ወደ ሌላ ቦታ ይዞ የሚሄድ ነውና። ንፋስ እንግዲህ በተለይ በተለይ አንዳንድ ጊዜ ክረምት በሚመጣ ሰዓት ላይ ክረምት በሚመጣ ሰዓት ላይ እንዲሁም ደግሞ በበጋ በፀሀይም በሆነ ሰዓት ላይ ሊነፍስ የሚችል ነው። እና ንፋስ ሲባል እንግዲህ እንደዚህ በዚሁ መልኩ ነው እኔ ንፋስን የምገልጸው

ስራ አስኪያጅ የሚለው እንግዲህ ስራ አስኪያጅ ሲባል ነገሮችን ስራዎችን በደንብ አድርጎ ሊያስኬድ የሚችል ነው። እና ለምሳሌ አሁን ቀበሌ ላይ ቀበሌ ላይ እከሌ ስራ አስኪያጅ ነው ይባላል። እና መታወቂያ የሚመቱ የተለያዩ ደግሞ ከቀበሌ ወደ ሌላ ቦታ ሲኬድ እስኪ ለውድድር አሁን ለምሳሌ እስኪ የሆነ እንትን አስጽፋችሁ አምጡ ምናምን የሚባል አለ። እና የዛ ቀበሌ ነዋሪ ናችሁ ወይ ወይንስ ከሌላ ቦታ የመጣችው ናችሁ ወይ ከምትኖሩበት ቀበሌ ላይ አስጽፋችሁ አምጡ ይባላል። እና በዛን ሰዓት ስራ አስኪያጅ ነው የሚጽፈው። እና ቀበሌ ላይ እና ይሄንን ይሄንን ጻፍልኝ ለዚህ ቦታ አስፈላጊ ሆኖ ነው ምናምን እንላለን። እና ስራ አስኪያጅ ሲባል ስራዎችን በደንብ አድርጎ ሊያስኬድ የሚችል እንደዋናነት ሆኖ በመምህራንም በኩል አሁን ለምሳሌ ዋና ስራ አስኪያጅ እነኛ መምህራኖች በጥሩ ሁኔታ ሊያስኬዳቸው የሚችል ሱፐርቫይዘር ሊሆን ይችላል፣ ርዕሰ መምህር ሊሆን ይችላል። እና በሌሎችም በወረዳ ላይ እንደ ዋናነት ሆኖ የተለያዩ ቀበሌዎችን ብዙ ቀበሌዎችን በጥሩ ሁኔታ ስራ እንዲሰሩ የሚያደርግ ስራ አስኪያጅ እንግዲህ ሲባል በዋናነት ቆሞ ስራዎችን ሊያስኬድ የሚችል ነው። እና ስራ አስኪያጅ የሚለውን ቃል እኔ በዚህ መልኩ ነው የምገልጸው።

ትናንት ሲባል እንግዲህ ትናንት ማለት ያለፈ ነው ያለፈ ነው። ማለትም አሁን ዛሬ ዛሬ እሮብ ነው። ትናንት ማክሰኞ ነውና ማክሰኞ አሁን ዛሬ ያለንበት እሮብ ነው። ትናንት ደግሞ ማክሰኞ ያለፈ ነው እና። ትናንት ሲባል እንግዲህ ትናንትና እኮ ይህንን አድርጌ ነበረ ትናንትና ይህንን አከናውኜ ነበር። ወይንም ደግሞ ዛሬ መጥተው የሆነ ነገር ትናንት እኮ ይሄንን ተቀብለኸኝ ነበር ዛሬ አስተካክልልኝ። ትናንትና እኮ እዚህ እዚህ ቦታ ሄጄ ደርሼ ተመለስኩኝ ይባላል። እና ትናንትና እኮ የእከሌ ልደት ነበር። ትናንትና የእከሌ ሰርግ ነበረ። ትናንትና እከሌ ጋር ማህበራዊ ኑሮ የሆነ እምደርስበት ነበረኝና ወልዳ ሄጄ መጣሁ ምናምን ይባላልና። ትናንት ሲባል እንግዲህ ያለፈ ያለፈ ነው። እንዳለፈ ነው እሚታየው እና ትናንት የሚለውን ቃል በዚህ መልኩ ገልጸዋል

ቅርብ ሲባል እንግዲህ ቅርብ ማለት ከመንገድም አንፃር ይሄ እኮ ቅርብ ቦታ ነው እንሂድ ቅርብ ነው በጣም የእግር ጉዞ አያስኬድም። ለምን በመኪና እንሄዳለን? ለምን በእግራችን? ቀስ ቀስ እያልን ሰውነታችንን ወደዛውም ጥንካሬነት ላይ ይወርድናል። ቅርብ ናት ትንሽ ደቂቃ ነው የምታስኬድ እንላለን። እና ቅርብ ሲባል እንግዲህ በጣም ርቀት የሌለው የሆነች ጉርጓድም ከሆነ ይህች ጉርጓድ እኮ ቅርብ ናት። ሲ በትንሽ ነገር ገብተን መውጣት የምንችል ናት። እና ጥልቀት የሌለው ቅርብ ቦታ ርቀት የሌለው ርቀት የሌለው ቶሎ ደርሶ የሚመለስ ከመሼ ሄዶ የሚመለስ። እና ቅርብ ሲባል እንግዲህ ርቀት የሌለው። በጥልቀት የሌለው ቶሎ ተደርሶ የሚመለስበት ቶሎ ነገሮችን ቀልጠፍ አድርጎ ሊመጣበት የሚችል ነው። እና ቅርብ ሲባል ቅርብን እኔ በዚህ መልኩ ነው የምገልጸው

የአየር ሁኔታ ሲባል እንግዲህ የአየር ሁኔታ ዛሬ የአየር ሁኔታ እንዴት ነበረ? ቀዝቃዛ ነው ወይ ነፋሻማ ነው ወይ ሙቀት ነው ወይ? እና ዝናባማ ነው ወይ እንላለን እና የአየር ሁኔታ የአየር ሁኔታው እንዴት ነው? ማለት አንዱ ከአንዱ ቦታ ካለበት ቦታ እንደዚህ አሁን ልክ አንዱ ቦታ ዝናብ እየጣለ እንትን ያሳልፋል እና አንድ ቦታ ደግሞ ፀሀይ የሚሆንበት ጊዜ አለ። አንድ ቦታ ደግሞ በጣም ቀዝቃዛ የሆነ የአየር ሁኔታ አለና። ለሁሉም ጋር በተለያዩ ቦታዎች ላይ አንዱ ከአንዱ ቦታ ራቅ በሚልበት ጊዜ። እና የአየር ስልክ በመደወል ለራሱ የአየር ሁኔታ ዛሬ እንዴት ነው እኛ ጋር እኮ ዝናብ ነው እናንተ ጋርስ እንዴት ነው ይባላል። እና ወይንም ደግሞ እኛ ጋር እኮ የአየር ሁኔታ ዛሬ ፀሀይ ፀሀያማ ነው። እናንተስ ጋር የአየር ሁኔታ እንዴት ነው ይባላል። እና የአየር ሁኔታ ሲባል እንግዲህ የፀሀያማ ነው ወይ ሞቃታማ ነው ወይ ቀዝቃዛማ ነው ወይ የዝናባማ ነው ወይ ለማለት ነው። እና የአየር ሁኔታ የሚለውን እንግዲህ እኔ በዚህ መልኩ እገልጸዋለሁኝ

ደንበኛ ስባል እንግዲህ ደንበኛ የሚለው ብዙ የተለያዩ በግብይት ወይንም ደግሞ በሌላ በስራ ዘርፍ ልሆን ይችላል እና እከሌ እኮ ምርጥ የሆነ የልብስ ደንበኛዬ ነው ይባላል። የልብስ ደንበኛ አለ የጫማ ደንበኛ አለ እንዲሁም የተለያዩ የኮስሞቲክስ ደንበኛ አለ። ደንበኛ ስባል እንግዲህ ጥሩ ነገሮችን ለ ለገዥ ለገዥዎች ልያቀርብ የሚችል ነውና እና ደንበኛ ስባል እንግዲህ ጥሩ ጥሩ ነገሮችን እየመረጠ አሪፍ ነገሮችን የምያቀርብ ለሰዎች ተስማሚ የሆነ በልብስም ዙሪያ ይሁን በጫማ ዙሪያም ይሁን በሸቀጣሸቀጥ ዙሪያ ይሁን በተለያዩ ነገሮች እና በአትክልት ልሆን ይችላል በፍራፍሬ ልሆን ይችላል እና ደንበኛ ስባል እንግዲህ ደንበኛ ጥሩ የሆነ ጥሩ የሆነ አሰራር ያለው ሰዎችን በጣም በእጥፍ ደረጃ ላይ ትርፍ የማይበላ መሆን የሚሆንና ደንበኛ ስባል እንግዲህ ጥሩ ነገር ልያቀርብ የሚችል የሚያስተናግዳቸውን ሰዎች በጥሩ ሁኔታ ልሸኝ የሚችል በቃ ዙሪያም ከሆነ ደግሞ ጠንካራ የሆነ እቃ በብረት ድስት ዙሪያ በብርጭቆ ዙሪያ የተለያዩ የቡፍ እቃዎች አሉ እና የፍሪጅ እንዲሆን ይችላል ቴሌቪዥን ልሆን ይችላል ቁም ሳጥኖች ልሆን ይችላሉ የተለያዩ ብርድ ልብስ ልሆን ይችላል እና በፒጃማ ዙሪያ የተለያዩ ነገሮችን በማቅረብ ደንበኛ እከለ እኮ በጣም ጥሩ ደንበኛዬ ነው ይባላል እና ደንበኛ ስባል እንግዲህ ሰዎች ሁሉ የሚወዱት ዛሬ ከእሱ ገዝተው ነገም ደግሞ ከእሱ ልገዙ የሚችሉ ጥሩ አቅራብ ያለው ሰው ፍቅር በሆነ መልኩ ሰውን ልያስተናግድ የሚችል ነው እና ዴንበኛ የሚለውን ቃል እንግዲህ እኔ በዚህ መልኩ ነው የምገልጸው

ማስተካከያ ሲባል እንግዲህ የሆነ ያንን የተበላሸ ነገር ጥሩ አድርጎ ሊያደርግልን ሊሰራልን የሚችል ነገር ነው። እና ለምሳሌ አሁን ስቶቭ ሲበላሽ ይዤ በመሄድ ይሄ ተበላሽቶብኝ ነበረ እና የዚህ ማስተካከያ አለህ? ወይንም ይሄንን ጥሩ ሁኔታ አድርጎ ሊያስተካክለው የሚችል ነገር አለህ እላለሁኝ። ቴሌቪዥንም ከሆነ ቴሌቪዥንም ከሆነ እዚህ ላይ ነው ችግሩ እና የዚህ መተኪያ ማስተካከያ ነገር አለህ? እላለሁኝ። እና ስልክም ከሆነ ስልክም ከሆነ የተለያየ ነገር አንዱ ነገሩን ሊበላሽ ሊጎድል ጎሎ ከሆነ ስልኬ ተበላሽቶ ነው ምን የጎደለው ነገር ኖሮ ነው? እስኪ አይኤይልኝ እዚህ ማስተካከያ አለህ ወይ እላለሁኝ። እና ማስተካከያ ሲባል እንግዲህ ያንን የተበላሸውን ነገር ጥሩ አድርጎ ሊያስተካክልልን የሚችል ነገር ነው። እና ማስተካከያ የሚባለውን ነገር በዚህ መልኩ ገልጸዋል

ቤተሰብ ሲባል እንግዲህ ቤተሰብ ማለት ማለትም አባት እናት እህት ወንድም። ሴት ልጅም ወንድ ልጅ እና የተለያየ እነዚህም ሆኖ ጭምር የእህት ልጅ። የልጅ ልጅ የተለያዩ እነዚህ ነገሮች። እንዲህ ዛሬ ቤተሰብ ተሰብስቦ በጣም ያስደስታሉ ድምቅ ብለዋል ምናምን ይባላል። አሁን በተለይ በተለይ በበዓል ጊዜ በበዓል ጊዜ። እንዴ እዚህ ቤት ቤተሰቦቼ በአንድ ተሰብስበው በዓሉን እያከበሩ ነው እያደመቁ ነው ይባላል። እና ቤተሰብ ሲባል እንግዲህ የተዋለደ የተዋለደ የተዋለደ ሰው በመሰብሰብ። በመሰብሰብ ልጅ የልጅ ልጅን በመያዝ። ወንድም ከሆነ ወንድ የልጅ ልጅም በመያዝ እና ተከማችቶ ቤተሰብ ቤት እናት አባት ቤት እናት አባት ቤት በአንድ በመከማቸትና በመሰብሰብ። ቤትን ማድማቅ እንዲሁ ደግሞ በዓልም ከሆነ በዓሉን በዓል በዓል በማለት። ጥምቀት ጥምቀትን አሁን ለምሳሌ ቤተሰብ በአንድ አይነት ልብስ በማሰፋት። ሽፎንም ይሁን የባህልም ይሁን ዘመናዊ ቀሚስም ይሁን ያንን አንድ አይነት ቤተሰብ በማሰራት ፀጉሩንም አንድ አይነት በመሰራት ወይ እነዚህ ቤተሰቦች ደስ ሲሉ ልብሳችሁ አንድ አይነት ፀጉራችሁ አይንድ አይነት ይባላል። እና ቤተሰብ ሲባል እንግዲህ በአንድ የአንድ ትውልድ ሆኖ የአንድ ትውልድ ሆኖ በአንድ ተከማችቶ። ወይን በዓልን ሲያከብር ወይን ተለያየ ቦታ ሲሄዱ ሰርግም ቦታ ሊሆን ይችላል። እና የሆነ ማህበራዊ ቤትም ሊሆን ይችላል። ሲሄዱ ያን ጊዜ ወይ እነዚህ እኮ ቤተሰብ ናቸው ይባላል። እና ቤተሰብ ማለት እንግዲህ በአንድ ተሰብስቦ በአንድ ተከማችቶ የሆነ ቦታ ሲሄድ ቤቱን ውስጥ ሊሆን ይችላል። እና ቤተሰብ የሚለውን ቃል እኔ በዚህ መልኩ ነው የምገርመኝ

አመሰግናለሁ ሲባል እንግዲህ አመሰግናለሁ የሚለው የሆነ ነገር ስጦታ ሊሆን ይችላል። ለልደት ቀን የሆነ ስጦታ ሰርፕራይዝ ነገር። ለምን ጊዜ ሊሆን ይችላል? የተለያዩ አበባዎችን ፍሬሞችን ስዕል አድኖ ሊሆን ይችላል። ብራዚሊን ሊሆን ይችላል የአንገት ሀብል ሊሆን ይችላል። ወይንም የተለያየ ነገር ሊሆን ይችላል። እና ስጦታ በሚደረግ ሰዓት አመሰግናለሁኝ ይሄንን ስላአደረግሽልኝ አመሰግንሃለሁ ይሄን ስላደረክልኝ ይባላል እና በቃ የደስታ መግለጽን ይመለከታል። ወይንም ሰርግ ላይም ሊሆን ይችላል ሰርግ ላይ ስጦታ ሲሰጥ። አመሰግናለሁ ወንድሜ ይሄን ስላደረክልኝ አመሰግንሻለሁ እህቴ አመሰግናለሁኝ ጓደኛዬ ይሄን ስላደረግሽልኝ ብዬ በቃ ከፍተኛ የሆነ ደስ የሚያሰኝ ነገር ሲያደርጉ። በጣም አመሰግናለሁ ይባላል ቤተሰብም ሊሆን ይችላል። ቤተሰብ አሁን ለምሳሌ ስንደዋወል አመሰግናለሁ እህቴ ልጄ እንደዚህ እንደዚህ ስላደረግሽልኝ በጣም ነው የማመሰግነው። አለኝታየ ልጄ አንቺን ስለተካሁ ደስ ብሎኛል አመሰግናለሁ ይላሉና። ቤተሰቡም አመሰግናለሁ ሲባል እንግዲህ። ስራ ላይም በስራ ዘርፍ ሊሆን ይችላል እና። ያ የሰራተኛ ሰው ቢሮ ላይ እየተቀመጠው ደንበኞችን ደንበኞችን በስርዓት አድርጎ ሲያስተናግድ ስቆ ደስተኛ ሆኖ። ደንበኞች እንዳይበሳጩ ወይንም ደግሞ የተለያየ ነገር ብስጭት እንዳይገባቸው ምናምን ያ ሰራተኛ ወይንም ያ የስራ ባለሙያ የተቀጠረው ሰው። በጥሩ ሁኔታ አድርጎ ያንን ሰው ስቆ ደስ ብሎት ሲያስተናግደው። አመሰግናለሁኝ ብሎ ያ የተስተናገደው ሰውዬ ወይንም ልጅ ያንን ያስተናገደውን ሰው በጣም ነው የማመሰግነው ብሎ ከፍ ዝቅ ብሎ አመስግኖ ይሄዳል። እና አመሰግናለሁ ሲባል ጥሩ ነገር ሲደረግ በሳቂታ በፈገግታ በሰላምታ ሲሰጣት አመሰግናለሁ ይባላል። እና አመሰግናለሁ የሚለውን ቃል እኔ በዚህ መልኩ ነው የምገርም

ሴፕቴምፐር የሚለው እንግዲህ ከሁለቱ ወራቶች ውስጥ አንዱ ነው። መስከረም ጥቅምት ህዳር ትሳስ ጥር የካቲት መጋቢት ሚያዚያ ግንቦት ሰኔ ሀምሌ ነሀሴ የሚባሉት እንግዲህ እነዚህ አስራ ሁለት ወራት ከእነዚህ ውስጥ አንዱ ሴፕቴምበር ነው። እና ሴፕቴምበር እንግዲህ የመስከረም ወር ነው መስከረም እንግዲህ እንደ ኢትዮጵያ የመጀመሪያ ወር መግቢያ ነው። አዲስ አመት ብለን የምንጠራው አበቦች የሚፈኩበት ዘመን የሚለወጥበት አዲስ ዘመን የምንቀበልበት ነውና። ሴፕቴምበር የሚለው እንግዲህ ሴፕቴምበር ሲባል አበቦች የሚፈኩበት እጽዋቶች ለምተው ለምልመው አምረው ሳሮቼ ረግራጋማ ሆነው የደረቁ ነገሮች ሁሉ የደረቁ ነገሮች ሁሉ የሚለመልሙበት አምረው የሚታዩበት ሴፕቴምበር እንለዋለን። እና ሴፕቴምበር እንግዲህ አዲስ አመት ዘመን መለወጫ በጣም ደስተኛ ሆነን ደስተኛ ሆነን በጉን በማረድ ፍየሉን በማረድ። በማረድ ዶሮ እስከ እንቁላልዋ በመጠቀም እና ቡና በማፍላት ጠላ በመጥመቅ ጠጅ በመጣል ኬኔቶ በመጥማቅ የተለያዩ ነገሮችን እነዚህን በማድረግ ፈንዲሻው ቡናው ረከቦቱ ተዘርግቶ አዲስ በአዲስ ልብስ ልክ ከአዲስ አመት ጋር ድምቆ የሚታዩ። ነጭ ልብሶችን በመልበስ ፀጉርን አሳምሮ በመሰራት እና የተለያዩ ነገሮችን በማድረግ እንግዲህ ሴፕቴምበር ወርን ወይንም የመስከረም ወርን። ከጓደኛ ጋ የምንገናኝበት ከጎረቤት ጋር የምንገናኝበት እና ተደስተን የምንውልበት ነው። እንግዲህ ሴፕቴምበር ሲባል አዲስ አመት ወይንም የመስከረም ወር ከአሥራ ሁለት ወራቶች ውስጥ አንዱ መስከረም የምንለው ነው። እና ሴፕቴምበርንም እኔ በዚህ መልኩ እኔ የምገልጸው

አይን የሚለው እንግዲህ አይን ሲባል በጣም ለሰው ልጅ ሆነ ህይወት ላለው ነገር እንደ አጠቃላይ አይን ላለው አይን ያሉት ሁሉ አይን በጣም ጠቃሚ ነውና። አይን እንግዲህ ጥሩ ነገሮችን እሚመለከት ክፉ ነገሮችን እሚመለከት። ማለትም እየተሰሩ ያሉትን እየተሰሩ ያሉትን ነገሮች ጠንቅቆ ሊያይ የሚችል ነውና አይን። ሲያወሩ ይመለከታል። ሲጠቃቀሱ ይመለከታል የተለያዩ ነገሮችን በጽሁፍ በእጄ ቢጻፍ በስኪፕርቶ በተለያዩ ነገሮች ሰሌዳ ላይ ቢጻፍ። አይን ነው አይን ሲያይ ነው። እና በደረጃ ባለው ነገር ቦታ አድርጎ የሚጽፍልን አይን እየተመለከተ ነው። ሹፌሮች የሚነዱት በአይናቸው እያዩ ነው ማለትም ሌላ መኪና እንዳይጋጩ በገደል ላይ እንዳይነዱ። በገድል ላይ እንዳያሽከረክሩ በተለያዩ ከመስመር ውጪ እንዳይወጡ። ሊያደርጉ የሚችሉትን እንግዲህ በአይን ነው አይን ስለሚያይ ነውና። አይን ቤት ውስጥ ትንሽ ትልቅ ነገር ሳይባል በማሽን ቢሰራ በእጅ ቢሰራ በእሳት ቢሰራ። እንግዲህ አይን ሲያይ ነው ሁሉን ነገሮችን ሁሉ በጥንቃቄ እሳት እንዳይፈጅ ኤሌክትሪክ እንዳይዘን። የተለያዩ ነገሮች ህፃናት ሲያለቅሱብን ወይንም ሲያጠፉ በአይናችን እያየን ነው ከዛ ቦታ ልንመልሳቸው የምንችልን እና። አይን እንግዲህ ሲባል በጣም ብዙ ጥቅም አለው። እና አይን ከሌለ ምንም በዳበሳ የምንኖረው መኖር አይባልም። እና አይንን እንግዲህ እኔ በዚህ መልኩ ነው ልገልጸው የምችለው

ዘጠኝ ሲባል እንግዲህ ዘጠኝ ያው ከቁጥሮች አንዱ ነው። ቁጥር እንግዲህ በጣም ብዙ ነው ማለቂያ የሌለው ማለቂያ የሌለው ማለትም የመጀመሪያ ምንም የማያውቅ ሰው ምንም የማያውቅ ሰው ከልጅነት ወይንም ኬጂ የመዋዕለ ህፃናት የሚባለው እንግዲህ ከልጅነታችን ከዜሮ እስከ ዘጠኝ እወቁ መጀመሪያ ይሉን ነበረ እና ከዜሮ እስከ ዘጠኝ ካወቃችሁ፤ ሌላው ቁጥር ከእነዚህ ጋር እያገናኛችሁ እያገናኛችሁ መስራት ነው ነበር የሚሉን እና ዘጠኝ እንግዲህ ሲባል ከቁጥሮች መካከል ውስጥ አንዱ ሊገኝ የሚችል ነው። እንዲሁም ደግሞ በስምንት እና በአስር በስምንት እና በአስር መካከል የሚገኝ የቁጥር አይነት ነው ቁጥር ነውና፤ እና እንግዲህ ዘጠኝ ሲባል ዘጠኝ ሲባል እንግዲህ ቁጥር ነው። ዘጠኝን እኔ የምገልጸው በዚህ መልኩ ነው።

ጠማኝ ሲል እንግዲህ ጠማኝ ማለት። እኔ እንደምገልጸው ውሃ ውሃ ጠማኝ። ውሃ ጠማኝ እንላለንና። ልጅም ትሁን አዋቂም ይሁን ምንም ይሁን እንደዛሬ ቀን ውሃ ጠምቶኝ አያውቅም። ቶሎ መጠጣት አለብኝ። ውሃ ምል የለበት ቦታ ከሆነ። አረ ቤተሰብ ሰው ሁሉ ቆርቁሮ አረ ውሃ ጠማኝ ሰጠኝ ይባላል። እና በተለይ በተለይ በልጅነት ልጅነት ቤተሰብ ጋር በምኖር ሰዓት እንጨት ሰበራ ሲሄድ። እንደውም ደግሞ ከበቃ ምናምን ስሄድ። እና በዛን ሰዓት መንገድ ላይ ምንም የሌለበት ቦታ ላይ ውሃ ሲጠማኝ። አረ ከሌ ውሃ በጣም ጠማኝ ስጠኝ ስጪኝ እላለሁኝ። እና ሰው ቤት ሁሉ በመቆርቆር ሰው ቤት ሁሉ በመግባት እና ውሃ ጠማኝ ሲባል። እንግዲህ በጣም ውሃ ጠምቶኛል መሄድም አልችልም። አፌ በጣም መውራትም አልችልም ምላሴ ተቆለመመ ራሴ ተጣመመ አፌ ተጣመመ እንላለን እና። ውሃ እንግዲህ ጠማኝ ሲባል እንግዲህ መኪናም ላይ ሆኖ ውሃ ጠማኝ ከሱቅ እሽጉ አምጣልኝ። ከሱቅ ቶሎ በልና የሚጠጣ ነገር አምጣልኝ በጣም ነው የጠማኝ እንላለን። እና ጠማኝ ሲባል እንግዲህ ከውሃ ጋር ተያይዞ ውሃ ጠማኝ እንደማለት ነው። እና ጠማኝ የሚለውን ቃል በዚህ መልኩ ነው። እኔ የምገርም

በጀት የሚለው እንግዲህ በጀት ሲባል የአመት በጀት አለ። የአመት በጀት እንደ አጠቃላይ ልክ ለመንግስት ሰራተኛ ምናምን ይሄ ይሄን ያክል የአመት በጀት ግቢ ተደርጓል ይባላል። እና በጀት ሲባል እንግዲህ ቤት ላይም ሊሆን ይችላል። ቤት ላይ እንግዲህ ይሄ ከወር ላይ ካገኘሁት ላይ ለአስፔዛ ወይንም ለተለያዩ ለቤት ገቢ የሚሆን ለቤት በጀት የሚሆን ይሄ ይበቃል። ጤፍ ከሆነ ደግሞ ይሄ ጤፍ ከተዘጋጀ ከተፈጨ ያመት በጀት ዘጋሁኝ እንግዲህ ይባላል። እና ዘይትም ከሆነ ለይህ እንግዲህ ለሁለት ወር በጀት በቃኝ። ለሁለት ወር በጀት በቃኝ። እንግዲህ ከሁለት ወር በኋላ ነው የማስበው ምናምን ይባላል። እና በጀት ሲባል እንግዲህ አንዴ በጅቶ ለሆነ ነገር ማስቀመጥ ማለት ነው። ነውና በጀት የሚለውን ቃል በዚህ መልኩ እገልጸዋለሁ

ሴፕቴምበር የሚለው እንግዲህ ሴፕቴምበር ሲባል አስራ ሁለት ወራቶች አሉ። በአመት ውስጥ በአመት ውስጥ አስራ ሁለት ወራት አሉ። መስከረም ጥቅምት ህዳር ታህሳስ ጥር የካቲት መጋቢት ሚያዚያ ግንቦት ሰኔ ሀምሌ ነሀሴ የሚባሉት እነዚህ እንግዲህ በአመት ውስጥ አስራ ሁለት ወራት የምንላቸው ናቸው። ከእነዚህ ውስጥ እንግዲህ አንዱ ሴፕቴምበር የምንለው ነው። ሴፕቴምበር እንግዲህ የመስከረም ወርን የያዘ ነው መስከረም ወር ነው። መስከረም ወር እንግዲህ አደይ አበባዎች ደምቀው የሚታዩበት አበባዎች ሁሉ ፈክተው ፍክት ብለው አምረው ተውቦ የሚታዩበት ነውና። ቅጣጥሎች ሁሉ ለምልመው የደረቁት ሁሉ ለምልመው የሚታዩበት ነውና። ሴፕቴምበር የምንለው እንግዲህ የመጀመሪያው የመስከረም ወር ነው። ሴፕቴምበር እንግዲህ እኔ በዚህ መልኩ ገልጸዋለሁ

ፀሀይ እንግዲህ ሲባል ፀሀይ ከሀገር እስከ ሀገር ወለል ያለ ከሙቀት ጋር ከብርሃን ጋር ከሁሉ ጋር የተሟላ ሊሰጠን የሚችል ነው። እና ፀሀይ እንግዲህ በ በጣም ደስ የሚል ሞቃታማ የሆነ እርጥብ ነገርን ቶሎ ሊያደርቅ የሚችል ሊያደርቅ የሚችል እና ፀሀይ ሲባል እንግዲህ በጣም ደስ የሚል ደስ የሚል ነው። እና የሰው ስምም አለ። ፀሀይ ፀሀይ እንግዲህ ሲባል በትርጉምም ነው ፀሀይን የሚባለው የሰው ስምን አንዳንድ ሰዎች ሊያወጡት የሚችሉት። ሰውዬው ሞቅ የሚል ፍክት ያለ ደስ የሚል እና። አሁን እንግዲህ። ደመና ደመናማ ዝናብ ዝናብ ሲሆንና ፀሀይ ሲሆን በጣም ውዴታችን ይለያያልና ፀሀይ ሲሆን ነው አብዛኛው ሰው በጣም ደስ የሚለውና ፀሀይ የሚለውን እንግዲህ ደስ የሚል ፍክት ያለ እርጥብ ነገሮችን ሊያደርቅ የሚችል። ወይንም ደግሞ በቃ አስፈላጊ ያለው ደስ የሚል ፀሀይ። ፀሀይ ሲባል እንግዲህ በጣም ደስ የሚል ነገር ነው። እና ፀሀይን እኔ በዚህ መልኩ ነው የምገልጸው

ሌሊት ሲባል እንግዲህ ሌሊት ሌሊት አለ ማለትም እኩለ ሌሊት አለ ስድስት ሰዓት። እና ስድስት ሰዓት ስምንት ሰዓት። ይዞ ይሄ አምስት ስድስት ሰባት ስምንትን ይዞ ሌሊት እንለዋለን። እና እኩለ ሌሊት ሲባል ግን ስድስት ሰዓት ነው እና በጣም ጭርቅ የሚልበት ምንም አይነት ሰው። መኪና ምናምን ሁሉ ነገሮች ሊንቀሳቀሱበት የማይችሉ እና። ሰዎች ሁሉም በመኝታ ላይ ባሉበት ሰዓት ላይ ነውና እኩለ ሌሊት ሲባል። እና አንዳንድ ሰዎች ደግሞ ሌሊት እስኪ ወደ መንገድ እንድንሄድ ይላሉ ሌሊት ሲሉ እንግዲህ። ማለትም ሊነጋጋ ሲል ሊነጋጋ ሲል። አስር ሰዓትን ዘጠኝ ሰዓትን በመያዝ እና ቀጠሮ በመያዝ ከሰው ጋር በመሆን ሌሊት። በመሄድ መንገድ ላይ በቅስቀዛ በሌሊት ይሻለናል ይላሉ። እና ሌሊት ሲባል እንግዲህ አስር ሰዓት አስራ አንድ ሰዓትንም የሚያጠቃልል አለ። ፀሀይ እንዳይመታን ሌሊት እስኪ መንገዱ እንዲልቅልን ምናምን ይባላል። እና ሌሊት ሲባል እንግዲህ ሌሊትን እኔ የምገልጸው በዚህ መልኩ ነው

ቢጫ ሲባል እንግዲህ ከከለር ጋር ተያይዞ ነው እኔ የምገልጸው። ከቀለም ቢጫ እንግዲህ ሲባል የቤት ቀለምን ያሳምራል። የቤት ቀለምን ቢጫ ቀለም እወዳለሁ? ወይ በጣም እና። ቤቴን የማስቀበው ቢጫ ቀለም ነው ምናምን የሚል አለ። እንደውም ደግሞ ቡፊዎችን እቃ መደርደሪያ ቡፊዎችን እንጨቱን በቢጫ ቀለም ለመቀባት። ቁም ሳጥኖቼን እንደዚሁ ላሚራ በሮችን መስኮቶችን በቢጫ ቀለም ነው። የሚቀባልኝ እና በጣም የሚያሳምርልኝ ቢጫ ቀለም ነው ምናምን ይላሉ። እንደውም ደግሞ በእቃው ዙሪያም ስንመጣ ቢጫ ቢጫ አይነት ቀለማት አሉ። የቤት ቤት ውስጥ እንደ ባልዲ የተለያዩ ሾሮ በርበሬ መቀነሻ ማስቀመጫ ምናምን የተለያዩ ነገሮች። እንግዲህ ከቤት እቃም ጋር አያይዛን ከወንበሮች ጋር ከወንበሮች ጋር ስናያይዝ። ቢጫ ቀለማት በልብሱም ዙሪያ ልብስ ላይ ልብስ ቢጫ እወዳለሁ የሚል አለ። በሱሪ በቄሚስ በተለያዩ በጫማዎችም ዙሪያ ሊሆን ይችላል። እና ቢጫ ቀለም እኔ በጣም ነው የምወደው እንላለን። እና እንግዲህ ቢጫ ሲባል ድምቅ ብሎ የሚታይ ደስ የሚል። ከጥፍር ቀለም ጋር ቢጫ ጥፍር ቀለም በጣም ደስ የላልከ ከጥፍር ጋር ከሰውነት ጋር ይሄዳል። እና ቢጫ ሲባል እንግዲህ እኔ የቢጫን የምገልጸው በዚህ መልኩ ነው

ኮፍያ የሚለው እንግዲህ ኮፍያ በብዛት እንግዲህ አሁን ነው እንጂ አንዳንዴ ሰዎች ከሴትም ምናምንም እሚያደርጉት ኮፍያ ሲባል በዲዛይን በተለያዩ አይነቶች ስለመጣ። ግን ትልልቅ ሰዎች ናቸው። ትልልቅ ሰዎች አዛውንቶች ወንዶችም ማለት ወንዶች ትልልቅ ሰዎች ናቸው በብዛት ኮፍያን ሊጠቀሙት የሚችሉት እና። እንደውም ልክ ሰርግ ምናምን በሚመጣ ሰዓትም ኮፍያ ነው መጣል ያለበት። ኮፍያ እኮ ለትልቅ ሰው ግድ ነው ምናምን ይባላል። አባት ለሆነ ሰው ለአያትም ሊሆን ይችላል ለአባትም ሊሆን ይችላል። ለሴቷ ዘመድ የወንድ ዘመድ እንዲሁም ለወንዱ የወንድ ዘመድ ኮፍያ ነው እሚጣለው። እና ኮፍያ ሲባል እንግዲህ ይኸው እንደ ማንኛውም ቋንቋ ባርኔጣ ኮፍያ ምናምን እንለዋለን። እና ኮፍያ እንግዲህ ሲባል ከላይ ፀጉሩን የተላጨ ሰው ሊሆን ይችላል ፀጉሩ እስከሚያድግለት የሚያደርገው። ጭንቅላቱን መሸፈኛ መላጣው እንዳይታይ ምናምን የሚጠቀሙበት ነው። እና ኮፍያን እኔ በዚህ መልኩ ነው ልገልጸው የምችለው። ፀሀይም ፀሀይም ለመከላከያነት እሚጠቀሙት አሉ። ወንዶች እና በተለያዩ እንትኖች ሊጠቀሙት ስለሚችሉ ኮፍያ እንግዲህ እኔ በዚህ መልኩ ነው ልገልጸው የምችለው

አይ ሲባል እንግዲህ አይ የሆነ ነገር አንድ ሰው በንግግርም ሊሆን ይችላል። በንግግር አላስፈላጊ ነገር እየተመከረ እየተመከረ ያንን ምክር አልሰማኝ ሲል። አይ እንግዲህ የተመከርከውን ምክር የተነገርከውን ወይንም የተመከርከውን ምክር ይዘህ መጓዝ አለብህ። አይ የምትባለውን ስማ ወይንም ደግሞ እዚህ ቦታ ልሄድ ነው ይላል። ያ ልጅ ከእናትና ከአባቱ ቃል ውጪ ሆኖ እዚህ ቦታ ልሄድ ነው። አይ እሱ ቦታ እንዳትሄድ አይ ተነግረሃል አንተ ልጅ አድበህ ተቀመጥ። ጥሩ ነው ቦታ ነው እንጂ መሄድ ያአለብህ። አላስፈላጊ ቦታዎች መሄድ የለብህም። ስለዚህ አንተ ልጅ ተመለስ አይ የተነገርከውን ስማ ምናምን እንላለን። እና ይሄ ማለት እንግዲህ አይ የሚልም አለ። አይ ይሄ ነገር እኮ አልሳካ አልኝ አይ የነገርኩ አልሆን አለኝ ይባላል። እና አይ የሚለውን ቃል በሁሉም ነገር እንትን መግለጽ ይቻላል። እና አይ የሚለውን ቃል በዚህ መልኩ እኔ እገልጸዋለሁ

እድል ይስጥልኝ ይባላል እንግዲህ እድል ይስጥልኝ ሲባል። ለምሳሌ ቤተሰብ ቤተሰብ ሲመርቅ ጥሩ ነገር ስናደርግላቸው ምን ውይ ልጄ ያማረ ጥሩ እድል የሆነ ይስጥልኝ። ይላሉ እና ውጭም ላይ ውጭም ላይ የሆነ ሸክም ሸክም ሳግዝ ከባድ ነገር ያዙትን ትልልቅ ሰዎች ሳገኝ ምናምን ሳግዛቸው ልጄ ልጄ ደስ የሚያሰኝ እድል ይስጥልኝ ይላሉ። እና እንደዚሁ ደግሞ ትራንስፖርትም ላጡ አንዳንድ ሰዎች ለእነሱ የሆነ እርዳታ ምናምን ሲደረግ ምናምን። ካሰብሽው በላይ እድል ይስጥልኝ ያማረ በቃ በሰው ፊት ተወዳጅ የሆነሽ። የሚያምር እድል ከፍተኛ የሆነ ተወዳጅ የሚያደርግሽን እድል ይስጥልኝ ይባላል። እና እድል ይስጥልኝ ማለት እንግዲህ ያማረ ጥሩ የሆነ ከፍተኛ የሆነ እድል ያማረ ውጪ ሀገር ሊሆን ይችላል ውጪ በትምህርት እድል መውጣት ሊሆን ይችላል። በትዳር በትዳር በኩልም ያማረ እንግልትነት የሌለው ድካም የሌለው የትዳር ሊሆን ይችላል። እና ቤተሰብ በሁሉም አይነት ሲመርቁ እንግዲህ ወይንም ጥሩ ነገር ስናደርግ። ጥሩ ያማረ ደስ የሚያሰኝ እድል ይስጥልኝ ይላሉ። እና እድል ይስጥልኝ ማለት እንግዲህ ያማረ ፍቅር የሆነ ሰላም የሆነ ጥሩ የሆነ እንደማለት ነውና እድል ይስጥልኝ የሚለውን በዚሁ መልኩ እኔ እገልጸዋለሁ

አያት ሲባል እንግዲህ አያት የሚለው የ የአባት እናት የአባት አባት ወይንም ደግሞ የእናት እናት የእናት አባት ናቸው። አያት ሲባል እንግዲህ ጥሩ ምክር የሚሰጡ አያት ማለት በጣም ደስ የሚል። ዱሮ ያሳለፉትን ለልጅ ልጆቻቸው ጥሩ የሆነ ምክር የሚሰጡ። ልክ ወደፊት ያለንበት እንዲያምር የነሱ ያሳለፉት እንዴት እንደሆነ። ጥሩ ሂደት እንደው ወይንም ደግሞ ደክመው እንደሆነ እንደኖሩትና። ደክመው የኖሩትን ፈጭተው እንዳደጉ። ወፍጮ እንደሌለ። ልብስ እንደልብ አማርጠው እንደማይለብሱ። በእጅ የተፈተለ በእጅ የተሰራ ልብስ መሆኑን የሚለብሱት እና ነገሮች ሁሉ ያሳለፉትን። ለእኛ የሚጠቅሙንን እነዚህን ይዛች ተጓዙ የማይጠቅመን ደግሞ ይህንን ነገር። ጣሉ ይሄ ጥሩ አይደለም። በአለባበስም ሁኔታ ሰውነታችሁን እየገለጣችሁ አትሂዱ ሰውነታችሁን እያሳያችሁ አትሂዱ። ጥሩ ነገር እንደዚህ ነው። ፀጉራችሁንም አታንጨባሩ በስርዓት በማስያዝ ምናምን እያሉ አያት ማለት እንግዲህ በጣም ጥሩ ጥሩ ነገሮችን ምክር የሚመክሩ። እንዴት ትዳር እንደሚመራ እንዴት ትዳር እንደሚያዝ። ሁሉን ነገሮች ይመክራሉ እና ለሴትም ለወንድም። እና እንግዲህ አያት ሲባል የእናት የእናት አባት የእናት እናት እንዲሁም ደግሞ የአባቴ አባቴ የአባቴ እናት ነው እና አያት የሚለውን እንግዲህ በዚህ መልኩ እገልጸዋለሁ

ሜይ የሚለው እንግዲህ አስራ ሁለት ወራቶች አሉ አስራ ሁለት ወራት አለ። እነዚህን በአመት ውስጥ ማለትና መስከረም ጥቅምት ህዳር ታህሳስ ጥር የካቲት መጋቢት ሚያዚያ ግንቦት ሰኔ ሀምሌ ነሀሴ የምንላቸው በአንድ አመት ውስጥ አስራ ሁለት ወራት አሉና አንዱም ሜይ ነው ሜይ ወይንም የግንቦት ወር የምንለው ነው። የግንቦት ወር የምንለው ነው። እና እንግዲህ ግንቦት የፀሀይ ቀን ነውና ፀሀይ ነው። ወራቱ ግን አርሶ አደሮች በጣም ይፈልጉታል። እና መሬትን መሬትን በፀሀይ ማረስ ጥሩ ነው ይላሉ። በመኪናም የሚያርስ በመኪና በበሬ የሚያርስ በበሬ እያረሱ እያላላሙ በደንብ ፀሀይ መሬትን ሲመታው። ወደዛው ክረምት ስለሚተካ ክረምት ስለሚመጣ ወደዛው ለሰብል ለመዝራት ያመቸናል አመቺ ነው። ፀሀይ የመታው መሬት ቶሎ ቶሎ በፀሀይ እየታረሰ የተገለባበጠ መሬት ለ እንትን ለሰብል ጥሩ ነው። እንዲሁ ደግሞ አረም አረምን አያስወጣብንም በፀሀይ የታረሰ መሬት አረም እንዳይወጣ ያደርገናል። ይላሉ እና በጣም ይፈልጉታል አርሶ አደሮች መሬትን ለማብላላት ይላሉ። ለማብላላት ወይንም ደግሞ ለማገለባበጥ ለማረስ አዘጋጅቶ ለማኖር ይላሉና። ሜይ የምንለው እንግዲህ የግንቦት ወር ነው ከአሥራ ሁለት ወራቶች ውስጥ አንዱ ነው። እና እንግዲህ ሜይ የሚለውን ቃል በዚህ መልኩ ነው እኔ የምገልጸው

ስምህ ማነው? እንግዲህ የሚለው ስምህ ማነው ሲባል ስምክን አስተዋውቀኝ አንተ ብዬ እንዳልጠራህ በስምህ በጠራህ እኮ ደስ ይለኛል፤ ስለዚህ ስምህ ማነው? ይባላል። እና ስሙን አስተዋውቆ በትክክለኛ ስሙ ማንኛውም ሰው እንዲጠራው አንተ አንተ ከማለት ይልቅ ስምህ ማነው ብሎ ስምን ጠይቆ ስሙን ጠይቆ በስም መጥራት በጣም ደስ የሚል ነው። እና ለምሳሌ አዲስም የስራ ጓደኛዬ ስራ ባልደረባ ልክ አዲስ ቅጥር ሲያገኝ ስምህ ማነው? በስምህ እንጥራህ ስምክን አስተዋውቀን ይባላል። እና ሴትም ከሆነች አንቺ ከማለት ይልቅ ስም ስምን ማስተዋወቅ ጥሩ ነው። እና ስምሽ ማነው ስምሽ ማነው በስምሽ እንጥራሽ ይባላል። እና ስምህ ማነው? ሲባል እንግዲህ ስሙን አስተዋውቆ ያ አንድ ሰው በስልክም ሆነ በስልክም ሆነ በተገናኙም ሰዓት አንድ ቢሮ ላይም አንድ ጋር ሆኖ ለመስራት እና በስም እየተጠራሩ ከሌ ይሄን አምጣ እከሌ ይሄንን አድርግ እከሌ እንሂድ እከሌ ወደዚህ ቦታ ደርሰን እንምጣ። ልክ በስሙ በቃ በሙሉ ስሙ ጀስት ማለት ሰው በስሙ ሲጠራ ነውና ደስ የሚለው። አንተ አንቺ ማለት በጣም ነውር ነው። እና ስምህ ማነው ሲባል ስሙን አስተዋውቆ ትክክለኛ ቤተሰብ የወጣለትን ስሙን በመንገር በዛ ስሙ ማንኛውንም ሰው ይጠራዋል ማለት ነው። እና ስምህ ማነው ሲባል ስሙን አስተዋውቆ ሁልጊዜም በዛ በስሙ እንዲጠራ ማድረግ ነው። እና ስምህ ማነው የሚባለውን ጋር እኔ በዚህ ማርኩ ነው የምገልጸው።

ደረሰኝ ሲባል እንግዲህ ደረሰኝ የሚለው ቃል ደረሰኝ የተለያዩ ነገሮችን። በቤት ለምሳሌ የውሃ የውሃ ቆጣሪ በሚከፈልበት ሰዓት ይሄ አዎ ከፍለሻል የሚል ደረሰኝ ተቆርጦ ይሰጣል። እንደውም ደግሞ ልክ ደግሞ ሲመጡ ደግሞ ተሳስተው እንኳን ቢገቡ ይኸው ደረሰኝ ይኸውና የከፈርኩበት ደረሰኝ ይባላል። የውሃም ቆጣሪ የውሃም ቆጣሪ ልክ ሲከፈል ደረሰኝ ይሰጣል። እና ያንን ደረሰኝ ልክ እንደዚሁ አሁንም ተሳስቶባቸው ወይንም የሆነ ነገር ሆኖባቸው። እከሌ እኮ ይሄንን ብር የውሃ ቋጣሪ ብር አልከፍልም ሲባል ያንን ደረሰኝ ዞሮ በመገኘት ልክ ደረሰኝ ማለት እንግዲህ። ልክ የተከፈለበትን ነገር ግዢም የተካሄደበትን ነገር ደረሰኝ ሲባል እንግዲህ ልብስም ሊሆን ይችላል። ልብስ ተገዝቶ ሲያበቃ እኪ የከፈልሽበትን ይባላል ደረሰኝ። መኪና ላይ መኪናም ላይ አሁን የተከፈለበትን ደረሰኝ ስንት ብር ትራንስፖርት እንደሚያስኬድ። ደረሰ ቆርጠው መጀመሪያ ላይ ትራንስፖርቱ ስንት እንደው ይሰጣሉ። እና ደረሴ ሲባል እንግዲህ ወረቀት ወረቀትን እንትን በማለት ነው። እና ደረሰኝ የሚለው ቃል ብርን እየተከፈለበትን ግብር ሊሆን ይችላል የመሬት ግብር የመሬት ግብር የተከፈለበትን ደረሰኝ። ቆርጠው ሲሰጡ ብሩ ሲደርሳቸው ያን ደረሰኝ ከፍለሻል ብሎ ይሰጣሉ። እና ደረሰኝ ሲባል እንግዲህ የቤተክርስቲያን ግብር አለ። የቤተክርስቲያን ግብር ላይ ደረሰኝ ቆርጠው ይሰጣሉ። ማለትም በሁለተኛ ዙር ላይ አልከፈልሽም እኮ ቢሆን ያንን ደረሰኝ በማሳየት ከእዳው ነፃ ይኮናል ማለት ነው። እና ደረሰኝ ሲባል ለብዙ ነገር የሚጠቅም የተከፈለበትን ወረቀት በማስቀመጥ ዳግም የማንከፍልበት ነውና ደረሰኝን እኔ በዚህ መልኩ ነው የምገልጸው

አዲስ የሚለው እንግዲህ አዲስ ሲባል አዲስ ልብስ ሊሆን ይችላል ተለብሶ የማያውቅ አዲስ የተገዛ አዲስ ሲባል እና የተሰራ ቤት አዲስ የተሰራ ገና ሰዎች አስመርቀው ምን ብለው ሊገቡበት የሚችሉ ያንንም አዲስ ቤት እንለዋለን። መኪናም አዲስ እየተሰራች በተለያዩ አባ ዱላ ልትሆን ትችላለች። ወይንም ደግሞ ባስ ሊሆን ይችላል ባጃጅ ልትሆን ትችላለች ሞተር ሳይክል ሊሆን ይችላል። ወይንም ደግሞ ሳይክል ልትሆን ትችላለች አዲስ ስራ ያልጀመረች። ወይም ያልጀመረ አዲስ አውሮፕላን ገና ስራ ያልጀመረ አዲስ ማለት እንግዲህ ገና አዲስ ሆኖ የተገዛ የታሸገ የተሸፈነ ነገር ማለት ነው። እና አዲስ ሲባል በተለያዩ ነገሮች መግለጽ ይቻላል። እና አዲስ ሲባል በእቃም ዙሪያ የተጠረዘ ያልተፈታ ብረድስት ያልተፈታ ጆክ ያልተፈቱ ሳህኖች በአዲስ የተጠረዙ። እና ሬቶ ሊሆን ይችላል ትልቅ ሬቶ የተጠረዘ ከቃ ዙሪያ ማለትና ቡፊዎች የእቃ ማስቀመጫ ቡፌዎች የተጠረዙ አዲስ የተሰሩ። ሶፋ አዲስ ገና ያልተቀመጡበት አዲስ የገባ ፍሪጅ ፍሪጅ ገና ምንም ገና ጥቅም ላይ ወደፊት እንዲውል የተደረገ አዲስ የተሰራ። ቁም ሳጥኖች አልጋ እና እነዚህ እነዚህን የመሳሰሉ ነገሮች አዲስ በቃ አዲስ የተሰሩ ገና ከተሰሩበት ቦታ አዲስ እንትን የተባለ አዲስ ይባላል። እና በስምም ስምም አዲስ የሚባል አለ። አዲስ አዲስ እከሌ አዲስ እንትና አዲስ እንትና የሚባሉ ስም ለሰው ለስም መጠሪያነት የሚጠቀመው አለ። እና አዲስ የሚባለውን እንግዲህ እኔ በዚህ መልኩ እገልጸዋለሁ

አፕሪል እንግዲህ የሚለው ከአሥራ ሁለትቱ ወራቶች ውስጥ አንዱ ነው። እና አፕሪል እንግዲህ መስከረም ጥቅምት ህዳር ታህሳስ ጥር የካቲት መጋቢት ሚያዝያ ግንቦት ሰኔ ሀምሌ እና ነሀሴ ከምንላቸው ውስጥ እንግዲህ አንዱ አፕሪል ነው። እንዲሁም ደግሞ የሚያዚያ ወር የሚያዚያ ወር ያው ሁልጊዜ እንግዲህ ሚያዚያን ፋሲካ የሚባለው ፋሲካ የሚባለው በዓል። ሁልጊዜ ዞሮ ሲመጣ ዞሮ ሲመጣ ሁለት ወር ወይንም ሃምሳ አምስት ቀናት ሃምሳ አምስት ቀን ተጾሞ በደስታ የሚገደፍበት ፍቺ የሚደረግበት ነው። እና ወይንም ከጾም ወደ ፍስክ የምንዞርበት ነውና። አፕሪል ሲባል እንግዲህ ሚያዚያ ነው የሚያዚያ ወር በጣም ደስ በሚል ሁኔታ። አግድፈት ሁሉ የሚባል አለ እና ገጠር አካባቢ ገጠር ላይ አንዳንድ ቦታዎች ላይ ያልቀረ ባህል አለ። እና እንግዲህ አፕሪል ሲባል ስምንት ቀን ሙሉ ሚያዚያ ላይ ስምንት ቀን ሙሉ አግድፈት የሚባል አንዱ እናቱ ጋር አንዱ አባቱ ጋር እየሄደ ቤተሰብም የሚኬድበት ቦታ የክርስትና እናት የክርስትና አባት የሚባል አለ። እና አሁን በተለይ በተለይ እኔ የተወለኩበት ቦታ ቤተሰብ ጋር በጣም ዝግጅት አለና ጠላ ጠላው ጠጁ ዳቦው የተለያየ ነገር በማዘጋጀት የተለያየ ዘመድ አዝማድ ይመጣል ልጅ ይመጣል። የልጅ ልጅ ይመጣል እንዲሁም ደግሞ የተለያዩ ሰዎች በመምጣት አግድፈት የሚባል አለና ዳቦ በመያዝ እንደውም ድሮ ቀረና ነው። እንጂ እንጨት እየተሰበረ ፍልጥ እየተፈለጠ ነበር። ህፃናት እንጨት ያንን ፍልጥ እየተሸከሙ እንዲሁም ደግሞ አዋቂዎች ብር እየያዙ እዛ ሰው ጋር አንዱ እዛ ጋር አንዱ ሰኞ አንዱ ማክሰኞ አንዱ እሁድ በማለት እዛና እዛ ቤት እየሄዱ በዓላትን በደስታ የሚያከብሩበት የምናከብርበት በዓል ነው። እና እንግዲህ አፕሪል ሲባል ከዘጠኙ ከአስራ ሁለቱ ወራት ውስጥ አንዱ አፕሪል ወይንም የሚያዚያ ወር የምንለው ነው። እና እንግዲህ አፕሪልን በዚህ መልኩ እገልጸዋለሁ

ገንዘብ ሲባል እንግዲህ ገንዘብ በውጭም ሆነ በሀገር ውስጥም ሆነ በየትም ሆነ በየትም ሆነ አንዱ ገንዘብ እንግዲህ ከብርም ጋር ሲያያዝ ገንዘብ አለህ ገንዘብ አለሽ ነው የሚባለው እንግዲህ ይኸው የግድ ብር አለህ ብሎ የሚጠይቅ የለም። እና ገንዘብ እንግዲህ ለግብይ እይትም ለተለያዩ ነገሮች አስፈላጊ ነገር እንግዲህ ገንዘብ ነውና። ንግድ ይጀመር ቢባል በገንዘብ ቅድሚያ ገንዘብን አዘጋጅቶ ነው ምን ያህል ገንዘብ አለኝ። ምን ያክል ገንዘብ ብበጅት ነው ቤት የምሰራው። ምን ያክል ገንዘብ በበጅት ነው። የተለያዩ ንግዶችን ልነግድ የምትችለው ተንቀሳቃሽ ንግድ ሊሆን ይችላል። ወይንም ደግሞ ተቀማጭ የሆነ ተቀምጦ የሚነግድ ንግድ ሊሆን ይችላል። እና ሲባል እንግዲህ ሁሉ ነገር ሊመጣ የሚችለው በገንዘብ ነው። ትንሽ ነገር ሳትቀር የቤት እቃ ቢሆን ልብስ ቢሆን ጫማ ቢሆን። የተለያዩ ነገሮች ምግብ ቢሆን። ጤፍ ቢሆን ፍራፍሬ ቢሆን አትክልት ቢሆን። የሌለው ሰውም ያለው ሰውም። አንዱ ካለው አንዱን ሌላ ጋር ካለው በማምጣት። የሌለውን ያለውን እርስ በእርስ በመገበያየት በግብይትም በሁሉም በገንዘብ ነው። እና ገንዘብ እንግዲህ በጣም አስፈላጊ የሆነ በጣም አስፈላጊ የሆነ ነገር ነውና ለሰው ልጅ። በጣም አስፈላጊ በዓል ቢመጣ በገንዘብ ነው እንደ ልብ በግ የሚታረደው ስጋ የሚመጣው ዶሮ የሚታረደው የ ልብስ የሚቀየረው የተለያየ ነገር የሚደረገው። ልጆች ሁሉ አባቴ ይሄን አመረኝ እናቴ ይሄን አመረኝ ቢባል ቢሉ በገንዘብ ነው ሁሉን ነገር። የምናስደስታቸው ልጆቻችንም ቤተሰብን ሁሉን ነገር የምናደርገው እና። ገንዘብ እንግዲህ በጣም አስፈላጊ የሆነ ጥሩ የሆነ ለምግብ ምግብም ቢባል የሚጠጣ ቢባል የሚለበስ ቢባል ሁሉ ነገር የሚገኘው በገንዘብ ነው። እና ገንዘብ በጣም ጥሩ አስፈላጊ የሆነ ነገር መሆኑን ነው። እኔ እንግዲህ ስራ ገንዘብ የምገልጸው በዚህ መልኩ ነው

ኪሳራ ሲባል እንግዲህ ኪሳራ የሚለው እኔ ስገልጸው የሆነ ነገር አሁን ለምሳሌ ይነገድ ሲባል ንግድ በሚነገድ ሰዓት ላይ እንግዲህ ይህንን ነገር በጥሩ ዋጋ አምጥቻለሁና እስኪ እንደው በጥሩ ነገር ላይ በዋለልኝ ጥሩ ትርፍ ባገኘሁ ምናምን ሲባል ያ ነገር እንኳን ትርፍ ሊያስገኝ ዋናውንም እማይዝ ዋናውንም የማይዝ ይሆንና ከዛ ኪሳራ። ይሆናል። እና በጫማ ዙሪያ ሊሆን ይችላል ጫማ ንግድ ላይ ጫማ ላይ ለምሳሌ ሁለት መቶ ብር የመጣውን ሃምሳ ብር እንኳን ጨምሮ ሁለት መቶ ሃምሳ ብር መውጣት ሲኖርበት መቶ ሃምሳ ብር። ሲሸጥ ይሄ በጣም ከባድ ኪሳራ ነው። እና በተለያዩ ነገሮች ላይ ሸቀጥ ላይ ሊሆን ይችላል ሸቀጣ ሸቀጥ ላይ ሲገዛ በኪሳራ መልኩ። ልክ ከዛ ከማከፋፈያ ተመጥቶ በጥሩ ዋጋ ሳይኬድ ሲቀር እንጀራ እንጀራ ለምሳሌ አሁን ጤፉ ተዘጋጅቶ ተፈጭቶ ተጋግሮ እንጀራ ሲሸጥ ያንን አምሳ ኪሎ የሚሆን መቶ ኪሎ ይሁን የተገዛበትን መሆን ሲኖርበት በጣም ቁልቁል ዝቅዝቅ ሲያደርግ ያ ኪሳራ ይባላል። እና ዋናንም የማንይዝበት ማለት ነው። እንግዲህ ኪሳራ ማለት ትርፍ ቀርቶ ትርፍ ቀርቶ የመጣበትን እና የተገዛበትን የማይሆን ማለት ነው። እና ኪሳራ ሲባል እንግዲህ በዚህ መልኩ ነው እኔ የምገልጸው